ጥራት ያለው ስራ ማቅረብ አንደኛ የሚጠቅመው ለብዙ ነገር ነው። እኔ ጥራት ያለው ስራ ማቅረብ ያስደስተኛል የአቅሜን ያህል ጥራት ያለው ስራ ለማቅረብ እሞክራለሁ ምክንያቱም አንድን ነገር ጥራት ያለውን ስራ አለ ሳቀርብ ጥራት ያለው ስራ ደንበኞችን ለመሰብሰብ እንዲሁም ደግሞ የተለያዩ ደንበኞቻችንን ለመሳብ ደንበኞችን ለመጠበቅ እንዲሁም ደግሞ ደንበኞቻችንን ለማስደሰት በንግድ ሰዓት ላይ ካለን ጥሩ እቃዎችን በማምጣት በመሸጥ እንደዚሁም ደግሞ ደንበኞቻችን ጥሩ እቃና አስተማማኝ እቃ እንዲያገኙ በማድረግ እቃ እቃችንን ጥሩ እቃ በማምጣት ያንን ንግዳችንን ማሳደግ እንችላለን ስለዚህ ንግዳችንን ለማሳደግ እንዲሁም ደግሞ የኛ የምናገኘው ገቢያችንን ለማሳደግ ማድረግ ያለብን አንዱ ነገር ጥሩ እቃና ጥራት ያለውን እቃ ማቅረብ ነው ጥራት ያለውን ስራ ማቅረብ ይኖርብናል ምክንያቱም አንድን እቃ ስናቀርብ ጥራት ያለውን እቃ ስናቀርብ ስራችን ጥራት ይኖረዋል ደንበኞቻችን ደግሞ ሁሌም እኛ ጋር ይመጣሉ ደንበኞቻችንም አናስቀይምም ማለት ነው ስለዚህ እቃዎቻችን እኛ የምናቀርባቸው እቃዎች የምንሰራቸው ስራዎች ጥራት ከሌላቸው እኛ የኛ አገልግሎት ጥራት ከሌለው ደንበኞች እኛን ይሼሹናል ስራዎችን መስራት አንችልም ነገር ግን ደግሞ ጥራት ያለው ነገር የምንሰራ ከሆነ ጥራት ያለው ነገር የምናደርግ ከሆነ ብዙ ነገሮችን ማድረግ እንዲሁም ደግሞ ደንበኞቻችንን መሰብሰብ እንችላለን እንደዚህ ነገሮችን በማድረግ ደንበኞቻችን ከእኛ እንዳይርቁ እንዲሁም ደግሞ ከእኛ ውጪ ሌላ ቦታ ደንበኞቻችንን ሳናስቀይም ደንበኞቻችንን ማፍራት እንዲሁም ደግሞ የተለያዩ ደንበኞችን ማፍራት እንችላለን፤ ምክንያቱም አንድ ደንበኛ ካስደሰትን እና አንድ ደንበኛ በእኛ ተማምኖ ጥሩ ነገር ካገኘና በእኛ ደስተኛ ከሆነ ሌላ ሌላ ሰዎችን ባልደረቦቹን ቤተሰቦቹን እንዲሁም ደግሞ የሚያውቃቸውን ሰዎች ወደ እኛ በማምጣት ብዙ ደንበኞቻችንም ማፍራት እንችላለን ደንበኛ ብዙ ደንበኛ ማፍራት የምንችለው ጥራት ያለው ስራ ስናቀርብ ጥራት ያለው ስራ ስንሰራ ነው ሌላው ደግሞ ተቀጥረን የምንሰራ በቢሮዎች የምንሰራ ከሆነ ወይ ደግሞ በተለያዩ ድርጅቶች ውስጥ የምንሰራ ከሆነ እኛም የምንሰራው ስራ በጥራት እና በተባልነው መንገድ የምንሰራ ከሆነ እኛ ስራችን አሪፍ ከሆነ ይህንን ነገር ማድረግ እንችላለን ማለት በጥራት የምንሰራ ከሆነ ደንበኞቻችንን የምናስደስታቸው ከሆነ አለቆቻችንን የምናስደስታቸው ከሆነ በስራችን ላይ ውጤታማ በመሆን የስራ እድገት ልናገኝ እንችላለን የደሞዝ ጭማሪ ልናገኝ እንችላለን አለቆቻችንን ማስደሰት እንችላለን ቀጣሪዎቻችን በእኛ መደሰት ይችላሉ ስለዚህ በስራችን ላይ ጥሩ ነገርን ከሰራን እና ጥራት ያለው ስራ ከሰራን በየትኛውም ቦታ ተፈላጊና ውድ ተከፋይ እንሆናለን ጥሩ ነገር ላይ ለመድረስ እናስባለን ማለት ነው እንደርሳለን ምክንያቱም ጥሩ ነገር የምንሰራ ከሆነ ጥሩ ቦታ እንደርሳለን ነገር ግን እኛ ጥሩ ነገር የማንሰራ ከሆነ ተጓዳኝ ነገሮችን የምንሰራ ከሆነ አላስፈላጊ ነገሮችን የምንሰራ ከሆነ ደንበኞችንም እምናስቀይም ከሆነ እኛ ስራችንን እናጣለን ደንበኞቻችንን እናጣለን እንዲሁም ደግሞ አለቆቻችንንም ደግሞ ከአለቆቻችን ጋር ተጣልተን ስራችንን እናጣለን ማለት ነው ከስራ ገበታችን እንፈናቀላለን እንዲሁም ደግሞ የንግድ ስራ ላይ ካለን ንግዳችን ሊቀዘቅዝብን ይችላል ገቢያችንም እንደዛው ሊወርድብን ይችላል ነገር ግን ደግሞ ጥራት ያለው ስራና ጥራት ያለው ነገር የምናቀርብ ከሆነ ደንበኞችን በማስደሰት እኛ የራሳችንን ስራ እንዲሁም ደግሞ የራሳችንን ድርጊት በዛውም መክፈት እንችላለን ማለት ነው ስለዚህ እንደዚህ አይነት ነገሮችን በመስራት ራሳችንንም ሆነ ደንበኞቻችንን እና አረቆቻችንን በማስደሰት ህይወታችንን ማቅለል እንችላለን እኛ ተፈላጊነታችን ይጨምራል ምክንያቱም እኛ ጥሩ ነገር የምናደርግ ከሆነ ደንበኞቻችንን ጥሩ ነገር የምናደርግላቸው ከሆነ ለቤተሰቦቻችን ጥሩ ነገር የምናደርግላችው ከሆነ ለጎረቤቶቻችን ጥሩ ነገር የምናደርግላቸው ከሆነ እንዲሁም ደግሞ ለማህበረሰቡ ጥሩ ነገር የማደርግ ከሆነ የኔ ተፈላጊነት እና የኔ ተፈላጊነት እንዲሁም ደግሞ ተፈላጊነቴ ይጨምራል ምክንያቱም ጥሩ ነገር ስለማደርግ ነገር ግን እኔ መጥፎ ነገር የማደርግ ከሆነ የኔ ተፈላጊነት ይቀንሳል ሰዎች እኔን ይጠሉኛል ማለት ነው ስለዚህ ሰዎች እንዳይጠሉኝ እንዲሁም ደግሞ ተፈላጊነታችን እንዲጨምር ገበያችን ከፍ እንዲል እንዲሁም ደግሞ በስራ ላይ ያለን ፍላጎት እንዲነሳሳ ሰዎች እኛን ለስራ እንዲፈልጉን ሰዎች እኛን እንዲቀጥሩን ስራ እንድንሰራላቸው መስመር ላይ እንድንሰራላቸው የተለያዩ መተግባሪዎች ላይ የተለያዩ ማህበራዊ ድረገጾች ላይ እንድንሰራላቸው የሚፈልጉ ሰዎች ብዙ ስላሉ እኛ ጥሩ ከሆነ እነዚህ ሰዎች እኛን ይቀጥሩናል እኛን ይፈልጉናል ማለት ነው ስለዚህ ጥሩ ነገር የምንሰራ ከሆነ ተፈላጊነታችን ይጨምራል እንዲሁም ደግሞ ገበያችን ይጨምራል ማለት ነው ስለዚህ የኛ ተፈላጊነታችን ገበያችን ይጨምራል እውቀታችንም በዛው ልክ ይጨምራል የሰውም ተወዳጅነት እናገኛለን ብዙ ደንበኞችን እናፈራለን ብዙ አለም ላይ ያሉ በተለይ ደግሞ እኛ ኦንላይን የምንሰራው እንደዚህ አይነት መስመር ላይ የምንሰራ ከሆነ የመስመር ስራዎች የምንሰራ ከሆነ መስመሮቻችንን ማስፋት እንችላለን እንዲሁም ደግሞ ደንበኞቻችንን በዛ በመስመር ስራ ማስፋት እንደዛ አይነት ነገሮችን ማድረግ እንችላለን የተለያዩ እነዚህን ነገሮችን ስናጠፋም ይቅርታ መጠየቅ በጣም ያስፈልጋል ስራ ላይ ይቅርታ መጠየቅ ይቅርታ ማድረግ እነዚህ እነዚህ ነገሮች በጣም ያስፈልጋል ሁሉም ስራ ላይ ስህተት ስለማይጠፋ አንድ ሰው ስህተት ከሰራ ይቅር ማለት አለብን እኛም ስህተት ከሰራ ስህተት ሰርቻለሁ ይቅር በሉኝ ብለን ይቅርታ መጠየቅ ይኖርብናል ማለት ነው።

እኔ ብዙ አይነት ሽታዎችን እወዳለሁ እኔ የምወደው ሽታ ከአትክልቶች ብዙ አይነት ሽታዎች አሉ ከአትክልቶች የምወደው ሽታ የጤና አዳም ሽታ ነው። የጤና አዳም ሽታ በጣም ደስ ይለኛል ጤና አዳም ማሽተት በጣም ነው ደስ የሚለኝ። የጠና አዳም ሽታ ደስ ይለኛል እንዲሁም ደግሞ። የኮሰረት ሽታ በጣም ደስ ይለኛል ኮሰረት ማሽት በጣም ደስ ይለኛል። እንደዚህ አይነት ሽታዎች ያስደስቱኛል ማለት ነው። የጠጅ ሳር ሽታ እንዲሁም ደግሞ። የጠጅ ሳር ሽታ በጣም ነው ደስ የሚለኝ የጠጅ ሳር ማሽተት። እንዲሁም ደግሞ። የተለያዩ የሚሸቱ እንጨቶች የዋየራ ሽታ በጣም ደስ ይለኛል። ዋይራ ማሽተት በጣም ነው ደስ የሚለኝ። እንደዚህ አይነት ሽታዎች እንዲሁም ደግሞ። የሰንደል የእጣን ሽታዎች በጣም የምወደው ሰንድልና እጣን ሽታ በጣም ያስደስደኛል ደስ የሚለኝ ሽታ ነው። እነዚህን የመሳሰሉት እና ለምሳሌ ቅጣላ ቅጠል ከሆኑት ውስጥ። እኔ በጣም የምወደው ጤና አዳም እና። እንዲሁም የወይራ እንጨት በጣም ነው ደስ የሚለኝ የወይራ ማሽት ይለኛል። እንደዚህ ነገሮች ላይ በጣም እነዚህን አሽታቸዋለሁ ማለት ነው። ጠጅ ሳር ማሽተት በጣም ደስ ይለኛል። የጠጅ ሳር ሽታ ደስ የሚለው አንደኛ መንፈስን ያድሳል። በጣም ደስ የሚል ነው ቤት ውስጥም ሳር እንደ ሳር ከጎዘጎዝነው በጣም ደስ የሚልና ጥሩ ሽታ አለው ማለት ነው። ቤታችንን ጥሩ ሽታ ጥሩ መዓዛ እንዲኖረው ያደርግልናል። ሌላው ቤታችንን ጥሩ መዓዛ እንዲኖረው የሚያደርግልን ሽታ ምንድነው? ሳንደል ነው ቤታችን ሳንደል የምናጨስ ከሆነ ቤታችን ጥሩ ሽታ እንዲኖረው እንዲሁም ደግሞ ከሽቶ የተሻለ ጥሩ ሽታ እንዲኖረው ማድረግ እንችላለን። እንዲሁም ደግሞ እጣን ቡና ስናፈላ እጣን የምናጨስ ከሆነ። ቡናው ራሱ ድባብ ያገኛል እንዲሁም ቤቱም ሞቅ ይላል። ቤቱም ጥሩ ሽታ ያገኛል ማለት ነው። እጣንም ለቤታችን ጥሩ ሽታ ይኖራል እኔ የምወደው አንዱ የጠረን ወይም ደግሞ ሽታ ደስ የምለው ደስ የሚለኝ ይሄኛው ሽታ ነው ማለት ነው። እኔ የሽቶም የሽቶ ሽታም ደስ ይለኛል። ቡዙ አይነት ሽቶዎች አሉ የሽቶ ሽታ በጣም ነው የምወደው። ከቤት ስወጣ ገላዬን ስታጥብ ልብሴን ለብሼ ወደ ስራ ቦታ ሲሄድ የተለያየ ቀጠሮዎች ላይ እንዲሁም ደግሞ ለመዝናናት ሲሄድ። የተለያዩ ክብረ በዓሎች ላይ። በዓላት ጊዜ የልደት ጊዜ የሰርግ ጊዜ። የተለያዩ የክብረ በዓል ጊዜ ሲሄድ። ሽቶዎችን በመቀባት እንዲሁ የተለያዩ ሽቶዎችን በመቀባት። ሽቶ ብዙ አይነት ሽቶዎች አሉ የብብት ሽቶ አለ። የልብስ ሽቶ አለ ብዙ አይነት ሽቶዎች አሉ። እነዚህ ሽቶዎችን በመጠቀም እሄዳለሁ ማለት ነው። እንደዚህ አይነት ደስ የሚሉ ሽቶዎችን የሽታ ሽቶዎችን እጠቀማለሁ። ሌላ ሽቶም የሚያገለግለን እኛ ሰውነታችን ጠረናችን ጥሩ ጥሩ እንዲሸትና ከሰዎች ሰዎች መሃል ላይ ስንገኝ ከሰዎች ጋር። ጥሩ አስተያየት እንድናገኝ እንዲሁም ደግሞ ጥሩ እኛ በራስ መተማመናችን እንዲጨምር ያደርግልናል። ሽቶ መቀባት በራስ መተማመናችን ይጨምራል። ሰዎች ጋር ስንደርስ ጥሩ ማአዛ ይኖረናል ከሰዎች ጋር ጥሩ ማዓዛ ስለሚኖረን። እነዛ እነዛ ነገሮችን ያስተካክልልናል። የተለያዩ ደግሞ የጤና አዳም እንዲሁም ደግሞ የጠጅ ሳር የኮሰረት ሽታዎች ደግሞ እኛ መንፈሳችን ያድስልናል። እንዲሁም ደግሞ የቡርቱካን ሽታ የቡርቱካን ልጣጭ ሽታ በጣም ደስ ይለኛል። እንዲሁም የቅሩንፍድ ሽታ በጣም ነው ደስ የሚለኝ። የሻይ ሽታ በጣም ደስ ይለኛል ከመጠጦች የሻይ ሸታ በጣም ደስ ይለኛል። እነዚህ አይነት ሽቶዎች ማሽተት በጣም ደስ የሚለኝ ሽታ ነው ማለት ነው። ሽታቸው በጣም ደስ ይላል። ቡና ከተቆላ በኋላ የቡና ጭስ አንዳንዴ ሱስ ላለበት ሰው የቡና ሱስ ካለብን የቡና ጭስ እስከሸተተን ሱሱ ይለቀናል። እና የቡና ሱስ። ያለበት ሰው የቡና የተቆላውን የቡናውን ጭስ የጭሱን የሚታጠን ከሆነ ወይ ደግሞ ጭሱን ከሸተተው። ያ ሰው የቡና የቡና ሱሱ ይቀንስለታል ማለት ነው። ስለዚህ የሻይ ሱስ ያለውም ሰው እንደዚህ ሻይ ሱስ ሲያሸተው ይጠፋለታል ስለዚህ እንደዚህ አይነት ነገሮች ይላሉ። እኔ ብዙ አይነት ሽቶዎችን እወዳለሁ ከቅጠላ ቅጠል እንደዚህ አይነት ጤናዳም የሚያመሳስሉ ነገሮችን ጤና አዳሞችን። እንዲም ደግሞ ለጤናችን ጥሩ የሆነውን። የምች መድሃኒት የሚመስለውን አይነት የምች መድሃኒት ሽታሽና ስናሽት። የራስ ምታታችንም ይለቅልናል ለራስ መታት በጣም ጥሩ ነው። ጤናዳምም እንደዚሁ ለራስ መታት ጥሩ ነው ሽታው። እዚህ እንደዚህ አይነት ሽታዎች ለጤና ጥሩ የሆኑ። እኛ ከታመምን ደግሞ ጤናችን የሚመልሱልን። እንደ ጤና አዳም የመሳሰሉ አይነት ሽታዎች ማሽተት በጣም አስፈላጊ ነገር ነው። እና ሽታዎችም ደግሞ እኛ ሰው ፊት ስንሄድ። እንደውም ከሰው መሃል ስንሄድ። ሰው መሃል ጥሩ ጥሩ እንዲንሸት የተለያዩ ጥሩ መዓዛ ያላቸውን ሽቶ የመአዛ ሽቶ መቀባት ያስፈልገናል። እንዲሁም ደግሞ የወይራ ዘይት። የወይራ እንደዚህ አይነት ወይራ ጭሶችን ቤታችን ውስጥ የምናጨስ ከሆነ የወይራ ጭስ በጣም ደስ የሚል ነው። እሱ ወይራ ሽታው። እንደዚህ አይነት የመሳሰሉትን የወባ ትንኞችን ዝንቦችን ያጠፋልናል ወይራ የምናጨስ ከሆነ። የወይራ ሽታው ለእኛ ጥሩ ነው። ግን። ለነፍሳት እንደዚህ አይነት ለትንኞች ለዝንቦች በሽታ ለሚያመጡብን ነፍሳት በእነሱ ጥሩ ስላልነው እነሱን ያጠፋልናል ማለት ነው። ስለዚህ በብዙ አይነት ጥቅምም ብዙ አይነት ጥቅም ስላለው ለዚህ ለጤናችንም ሆነ ለተለያዩ ነገር መከላከል ይጠቅመናል። ስለዚህ እንደዚህ አይነት ተፈጥሮአዊ ጭሶች እንዲሆኑና የመሳሰሉት ተፈጥሮአዊ ቅጠል ሽታዎች በጣም ደስ ይሉኛል የጤና ደም።

የስራ ጊዜ ገደብ በሚገባ አስተካክላለሁ። የስራ ጊዜ ገደቤን ምክንያቱም ስራ የምጀምርበትንን እና ስራ የምጨርስበትን ሰዓት ገደብ እጨርሳለሁ አስተካክላለሁ። ምክንያቱም ስራ ሰአቴን እና የስራ ሰአቴን እንዲሁም ደግሞ የመውጫ ሰአቴን አስተካክላለሁ ማለት ነው። እንዲሁም ደግሞ ምክንያቱም የሰራ ሰአቴን ካላስተካከልኩኝ እንዲሁም የምወጣበትን ሰዓት ካላስተካከልኩኝ እነዚህ አይነት እቅዶችን መስፈርቶችን ካላስተካከልኩኝ ስራዬን በአግባቡ መስራት እንዲሁም ደግሞ ውጤታማ መሆን አልችልም። ራሴን ማድከም እና እንዲሁም ደግሞ ራሴን ማስልቸት ስለሚሆንብኝ የስራ ማስተካከያዎችን አደርጋለሁ የስራ ጊዜ ገደብንም እፈጥራለሁ ማለት ነው። ስለዚህ የስራ ጊዜ ገደብ ሲባል ብዙ አይነት የስራ ጊዜ ገደብ አለ። ለምሳሌ በቀን ውስጥ ምሳ ምበላበት እንዲሁም ደግሞ ምሳ ምበላበትና በመሃል እረፍት ማደርግበትን የስራ ጊዜ ገደብ አደርጋለሁ ማለት ነው። ከዛ ውጪ የምሰራባቸው በሳምንት ደግሞ የምሰራባቸውን በሳምንት አንድ ቀን የምዘጋበትን የአንድ የእረፍት ቀን አለኝ። ስለዚህ በሳምንት ሰባት ቀን ከሆነ እኔ የምሰራው ስድስት ቀን ነው ማለት ነው። ምክንያቱም አንዱን ቀን እረፍት አድርጌ ለምሳሌ እሁድ ስለማርፍ ስራዬን አልሰራም ማለት ነው። ስለዚህ የቀን ገደብና እንዲሁም ደግሞ የስራ የሰዓት ገደብ አለኝ ማለት ነው። ስለዚህ የስራ የሰዓት ገደብ እንዲሁም ደግሞ የስራ የቀን ገደብ በጣም ያስፈልጋል። ምክንያቱም የሰው ልጅ ዝም ብሎ የሚሰራ ከሆነ አንደኛ ይጨናነቃል ሁለተኛ ደግሞ ይሰላቻል ስለዚህ ላለመጨናነቅ እንዲሁም ደግሞ ላለመሰላቸት ለራስ ጊዜ መስጠት እና እንዲሁም ደግሞ ያንን የስራ ጊዜ ወደ ትርፍ ሰዓት እንዲሁም ደግሞ የመዝናኒያት ጊዜ እንዲሁም ደግሞ የእረፍት ጊዜ ለራስ መስጠት ለራስ ጊዜ መስጠት ስለሚያስፈልግ ያንን ነገር ማስተካከል እና በዛ ልክ በዛ ገደብ መስራት ጥሩ ነው። ምክንያቱም የስራ ገደብ የሚያስፈልገው የስራ ማስተካከያ የሚያስፈልገው ደግሞ የስራ ማስተካከያ የሚያስፈልገው አንዳንድ ስራዎች እኔ ባሰብኩት መንገድ ትርፍ ካላመጡና እኔ በምሰራበት መንገድ እኔ ማግኘት ካለብኝ ገቢ እኔ የማግኘው ገቢ ትንሽ ከሆነ እና ገቢዬን ለማሳደግ በስራዬ ላይ የተለያዩ የስራ ጭማሪዎች አደርጋለሁ። በስራዬ ላይ ስራ ጭማሪ አደርጋለሁ እንዲሁም ደግሞ በምሰራበት የሰዓት ውስን ያንን የሰዓት ጭማሪ አደርጋለሁ የምሰራውን ሰዓት ጭማሪ አደርጋለሁ። የስራ ሰዓት ጭማሪ አደርጋለሁ እንዲሁም ደግሞ የስራ ማስተካከያ በአዳዲስ የስራ ሀሳቦችን ወይ ከመስመር ላይ የተለያዩ መስመሮች ላይ በመዘዋወር የስራ ሀሳቦችን እፈልጋለሁ። እንዲሁም ደግሞ ከተለያዩ መተግበሪያዎች ከቴክኖሎጂ መተግበሪያዎች ወይም ደግሞ ከተለያዩ ማህበራዊ ድረ ገጾች ላይ የስራ ማስተካከያ እንዲሁም ደግሞ የስራ ሀሳቦች ልውውጦችን የተለያዩ የስራ ልምድ የሚያስተምሩ የተንቀሳቃሽ ቪዲዮዎች ሊሆን ይችላል የተለያዩ ደግሞ እየተጻፉ ተጽፈው የተቀመጡ ድረ ገጽ ላይ የተቀመጡ የተጻፉ የስራ የስራ አይነቶች እንዲሁም ደግሞ የስራ ሀሳቦችን በማንበብ እነሱን ወደ ምድር ላይ በማውረድ እንዲሁም ደግሞ ወደ ራሴ በመውሰድ በስራዬ ላይ የተለያዩ ተጨማሪዎችን በማድረግ የስራ ማስተካከያ አድርጌ ስራዬ እኔ በምፈልገውና በሚያዋጣኝ መንገድ ገቢ እንዲህ አድርገኝ እንዲያስገኝልኝ እና የምፈልገውን ህይወት ለመኖር እንዲሁም እኔ የምፈልገውን ደረጃ ላይ ለመድረስ ያንን አስተካክላለሁ በየጊዜው የስራ ማስተካከያ በየጊዜው የስራ የተለያዩ የስራ ማስታወቂያዎች የስራ የተለያዩ የስራ ማስተካከያዎችን አወጣለሁ። የራሴ የሆነ የስራ ፈጠራዎችንም እጨምርበታለሁ። በየጊዜው ከጊዜው ጋር የሚሄዱ በንግድ ጉዳይ ከሆነ በየ ከጊዜው ጋር የሚሄዱ የንግድ ጉዳዮች እንዲሁም ደግሞ በየጊዜው ከጊዜው ጋር ከሚል ጊዜው ጋር በተ በተለዋወጠ ቁጥር ወይም ደግሞ የተለያዩ የስራ ሀሳቦችን በመፈለግ ከጊዜው ጋር የሚሄዱ የስራ ሀሳቦችን ከጊዜው ጋር የሚሄዱ የስራ ይዘቶችን በመፍጠር የራሴን የስራ ድርጅት እንደ በዛ ልክ አስፋፋለሁ እንዲሁም ደግሞ እንዳልከስር ስለሚጠቅመኝ የተለያዩ የስራ ሀሳቦችን በትኩስ በትኩሱ እንዲሁም ደግሞ በተለይ ዘመኑ በተቀያየር ቁጥር አዳዲስ ነገሮች በመጡ ቁጥር እነዛ አዳዲስ ነገሮች በስራዬ ላይ በመሞከር የራሴን ስራ ዘመናዊና ጊዜያዊ ለማድረግ እሞክራለሁ። ምክንያቱም አሁናዊ ካልሆንኩኝ አንድ ሰው ሁሉም ሰው የሚፈልገው አሁናዊና ግዜያዊ እንዲሁም ደግሞ አሁናዊ የሆነ ነገር እና ወቅታዊ የሆነ ነገር ስንፈልግ እኔ ደግሞ ወቅታዊው ነገር ደንበኞቼ የሚፈልጉት ሁሉም ሰው ወቅታዊ ነው ስለዚህ ያለፈበት ወይ ደግሞ የቀረ ነገርን አሶግጄ በስራዬ ላይ ማስተካከያዎች በማድረግ ዘመናዊና አሁናዊ እንዲሁም ወቅታዊ የሆኑ አዳዲስ አሰራሮችን በስራዬ ላይ በመጨመር ለደንበኞች ማቅረብ እንዲሁም ደግሞ ለደንበኞች ደስታዎችን በመፍጠር ደንበኞች የሚፈልጉትን አገልግሎት በእነሱ በሚፈልጉት ልክ በሚፈልጉት ልክ በአጥጋቢ በሆነ መንገድ ለነሱም ማቅረብና እነሱም በተመቻቸውና እነሱ ደስ እንዲላቸው እንዲሁም ደግሞ በስራዬ እርካታን እንዲያገኙና ባገኙት ነገር እንዲ እንዲደሰቱ በማድረግ ደምበኞቼን በማስደሰት የስራ ማስተካከያዎችን አስተካክላለሁ ሁለተኛ ላይ የስራ ማስተካከያ የማደርገው ለራሴ ገቢ ነው። ምክንያቱም አሁናዊና ጊዜያዊ የሆኑትን ነገሮች አሁናዊ የሚሆኑ ነገሮችን ካላስተካከልኩኝ በስራዬ ላይ ተጽዕኖ ስለሚፈጥር የስራዬን አንድ ንግድ ላይ እኔ የምሰማራ ከሆነ በዛ ንግድ ላይ የሚያዋጣኝን ወይም ደግሞ ጊዜያዊ የሆነ ሰዎች የሚፈልጉትን

ብስክሌት በሚገባ እጋልባለሁ ብስክሌት ለጤንነት አሪፍ ነው። ብስክሌት ለመጋለብ በጣም ደስ ይለኛል። ብስክሌት ስጋልብ በጣም ደስ የሚለኝ ምክንያቱም ንጹህ አየር አገኛለሁ እንዲሁም ደግሞ አእምሮዬ ይዝናናል። ብስክሌት አንደኛ ለጤንነትም ለስራ ለጤንነትም ለአካላዊ እንቅስቃሴ በጣም ጥሩ ነው። ለአካላዊ ጤንነት እንዲሁም ደግሞ ለአእምሮ መታደስ በጣም ጥሩ ነው። ብስክሌት ላይ ቁጭ ብሎ በብስክሌት መሄድ እንዲሁም ደግሞ ብስክሌትም መጋለብ በጣም ደስ ይላል። ምክንያቱም አንደኛ እኛ ለሰውነታችን የተለየ እንቅስቃሴ ሰውነታችን ጥንካሬ ይጨምራል። ለጉልበታችን ጉልበታችን እንዳይዝል እንድሁም ደግሞ እግራችን እንዲጠነክር ጠዋት ጠዋት ብስክሌት ምንጋልብ ከሆነ በብስክሌት ወደ ስራ የምንሄድ ከሆነ እንዲሁም ደግሞ ጠዋት ጠዋት። ብስክሌትን ምንጋልብ ከሆነ ብስክሌት ለእኛ ለጉልበታችን ለእግራችን ጥንካሬ እንዲሁም ደግሞ ለደማችን ዝውውር እንዲሁም ደግሞ ሰውነታችንን እንዲፈጠንና ሰውነታችን ስራውን በደንብ እንዲሰራ ሰውነታችንን ያሟሙቅልናል። እንዲሁም ደግሞ እድሜያችንን ያራዝምልናል። ስለዚህ በብስክሌት መጓዝ በጣም ደስ የሚልና አሪፍ ነገር ነው። ስለዚህ ብስክሌት በጣም ተወዳጅ ነው ጥሩ ነገር ነው። ብስክሌት የብስክሌት ጥቅሙ አንዱ አንደኛ ብዙ ጊዜ ብስክሌት ልጆች ናቸው የሚጠቀሙት። ሽማግሌዎች ይጠቀማሉ ስለዚህ ብስክሌት ትንሽ ትልቅ የሚባል ነገር የለውም። ምክንያቱም ብስክሌት በጣም ጥሩ ነገር ነው። ሰውም ለሚጠቀምበት ሰው ብስክሌት ለብዙ ተጓዦች የትራንስፖርት የተለያዩ ወጪዎችን ለተለያዩ ነገሮች የሚያወጡትን ለመጓጓዣ የሚያወጡትን ወጪዎች እንዲሁም ሊቀንስላቸው ይችላል። እንዲሁም ደግሞ ለተለያዩ ለነዳጅ ለተለያዩ ለነረጅ ለናፍታና ለዘይት የተለያዩ ነገሮች ለነዛ ከሚያወጡት ነገር በብስክሌት ሲሄዱ በብስክሌት ሲጋልቡ ነገር ያንን ወጪ ይቀንስላችኋል ወይ ደግሞ ያንን ወጪ ያስቀርላቸዋል። አንደኛ ወጪን ይቆጥባል ሁለተኛ ደግሞ ለራስ ለሰውነት እንቅስቃሴ በጣም አዋጭና ጥሩ ነገር ነው። ስለዚህ ብስክልት በጣም አሪፍ እና ለሰው ልጅ አስፈላጊ ነገር ነው። ብስክሌት ለጤንነት በጣም ጥሩ የሆነ ነገር ነው። ስለዚህ በብስክሌት መሄድ እንዲሁም በንሙ በብስክሌት መመላለስ ትልቅ ጉዳት ምንም ጉዳት የለውም ትልቅ ነገር ነው። ምክንያቱም ለሰው ልጅ የሰውነት ብቃት እንቅስቃሴ የሰውነት አካል እንቅስቃሴ እንዲሁም ደግሞ የሰው ለሰውነት ብቃት በጣም አስፈላጊ ነው በተለይ ህፃኖች በብስክሌት የሚጋልቡ ከሆነ የሰውነታቸው ጥንካሬ እየጨመረ ይደል ዕድገታቸው ይፋጠናል። እንዲሁም ደግሞ ትላልቅ ሰዎችን በብስክሌት የሚሄዱ ከሆነ ብስክሌት የሚጋልቡ ከሆነ ሰውነታቸው ይጠነክርላቸዋል። ስለዚህ እየጠነከሩ ነው የሚሄዱት ሽማግሌዎችም በዛ የሚሄዱ ከሆነ ሁሌ ከመቀመጥ ይልቅ ሰውነታቸው ይፍታታላቸው ሰውነታቸው ለጥሩ ነገርን ያገኛል ማለት ነው። ጥሩ ግብአትን ያገኛል። ስለዚህ ብስክልት በጣም ጥሩ ነገር እና በጣም ጥሩ ነገር ሲሆን ለሰውነታችን ብቃት በጣም ጥሩ ነገር እና ጥሩ አስተዋጽኦ ያለው መጠቀሚያ መጓጓዣ ነው። ስለዚህ ብስክሌት ብስክሌት ያለው ሰው ብስክሌት ቢኖረው እኔ በጣም ጥሩዬን እመክራለሁ ምክንያቱም ብስክሌት በጣም ጥሩ ነገር ነው። ብስክሌት በጣም ያስፈልጋል በሳምንት ውስጥ ቢያንስ ሶስት ቀን አራት ቀን ብስክሌት መጋለብ በጣም ጥሩ ነገር ነው። ምክንያቱም ለአካል ብቃት እንቅስቃሴ በጣም ጥሩ ነገር ነው። ስለዚህ ከሩጫ ጋር የተያያዘ ነው ምክንያቱም ጉልበታችን ስለምናንቀሳቅስ ብስክሌት ስንደራብ ጉልበታችን ይንቀሳቀሳል እንዲሁም ደግሞ አካላችን ስለሚንቀሳቀስ በጣም ለአካላችን እውቀትን እንዲሁም ደግሞ የተለያየ ስራዎችን ሰውነታችን እንዲሰራ እንዲሁም ደግሞ ደማችን ዝውውር እንዲጨምር ጥሩ ነገር ይፈጠራል ማለት ነው። ስለዚህ ብስክሌት በጣም ጥሩ ነገር ብስክሌትን የሚነዱ ሰዎች በጣም ጥሩ ጊዜ ያሳልፋሉ ከራሳቸው ጋር ጥሩ ጊዜ ያሳልፋሉ ማለት ነው። ስለዚህ ብስክሌት በተለይ ለተማሪዎች በጣም ጥሩ ነው ምክንያቱም ወደ ትምህርት ቤት ሲሄዱ የተለያዩ ወጪያቸውን ይቀንስላቸዋል ቶሎ በብስክሌት ለመሄድ ይደርሳሉ ማለት ነው። ብስክሌት በጣም ጥሩ ነገር እና በጣም ተመካሪ ነገር ነው ማለት ነው። ብስክሌት እኔ እጠቀማለሁ ብስክሌት እንግዲህ የሚጠቅምህ ሰፈር ውስጥ የተለያዩ ከኛ ባልንበት አካባቢ ውስጥ። እኛ ባለንበት አካባቢ ወይም ደግሞ ክልል ውስጥ። ለመጓጓዝ እንዲሁም ደግሞ በቅርብ የባሉ ጊዜ ቦታዎች ላይ የተለያዩ በቅርባችን ካሉ አካባቢዎች ላይ ለመጓጓዝ የተለያዩ ሱቆች ገበያዎች ለመሄድ ያገለግሉናል። ስለዚህ ቅርብ ቅርብ ቦታዎች ላይ በመሄድ እነዚህን ነገር ያገለግሉናል። እንዲሁም ደግሞ ብስክሌት ስናከራይ እንዲሁም ሰዎች ደግሞ ከእኛ ተከራይተው ሲጋልቡት ለእኛም የገቢ ምንጫችን ሊዉልልን ይችላል። አንደኛ የገቢ ምንጭም ነው። ሁለተኛም ደግሞ ለራሳችን ስንጠቀመው መጋዘን ስንጋልበው በጣም ደስተኛነት ይሰማናል የአካል የአካል ብቃት እንቅስቃሴያችን ጥሩ ይሆንልናል ማለት ነው። ስለዚህ ብስክሌት የሚጋልብ ሰው በጣም ጥሩ ነገር ውስጥ ይቆማል ማለት ነው። ስለዚህ ለጊዜ ገቢም ይሆናል በተለይ ለወጣቶች ለህፃናት ይሄኛው ገቢ ሊኖርላቸው ይገባል እነሱም እየጋለቡት ሌላ ሰዎችም እንዲጋልቡ በኮንትራት እንዲሁም ደግሞ በቀን ገቢ እየሰጡ ብራቸዉን ገቢ ማድረግ ይችላሉ ማለት ነው። ለገቢም የሚሆን ነገር ነው። ትልቅ ነገር ነው። ብስክሌት ገቢም አለው። እንዲሁም ደግሞ የራሱም የሆነ ጥቅም አለው ቢበላሽም እንኳን ያን ያህል ትልቅ ብር አውጥተን የምናሰራው አይነት እቃ አይደለም። በትንሽ ብር ወይ ደግሞ እኛም እውቀቱ ካለን ማስተካከል የምንችለው ነው። ስለዚህ ብስክሌት መጋለብ አሪፍ ነው።

እኔ የምወደው ጣፋጭ ምግብ ባቅላባ ነው ባቅላባ በመመገብ በጣም ደስ ይለኛል ባቅላባ በጣም የሚጣፍጥ ነገር ነው። ባቅላባ እንግዲህ የሚመረጡ ከተለያዩ የሚጣፍጥ ነገር ነው በአቅራቢያ በጣም ጣፋጭ የድሬዳዋ ምድብ ምግብ ነው በጣም የድሬዳዋ ላይ በጣም የተለመደ ጣፋጭ ምግብ ነው እኔ ከምግቦች ጣፋጭ በጣም ደስ ይለኛል ባቅላባ ጣፋጭ ነው እኔ በጣም ደስ ይለኛል ደስ ይለኛል ባቅላባ መብላት በጣም ደስ ይለኛል ባቅላባ የድሬዳዋ ምግብ ነው። ባቅላባ እወዳለሁ ባቅላባ በጣም ጣፋጭ ምግቦችን እንግዲህ እኛም መብለት ጥሩ ነው ምክንያቱም ጣፋጭ ምግቦች ስንበላ ደስታ ይሰማናል ጥሩ ነገሮችን እናስባለን ማለት ነው። ጣፋጭ ምግብ እንግዲህ ለእኛ የሚጠቅመኝ አንዱ ጥቅሙ ምንድነው? አንዳንዴ ለመዝናናት ስንወጣ ምክንያቱም መዝናናቶች ላይ ስንሆን እየተዝናናን መዝናኛ ቦታዎች ላይ እንዲሁም ደግሞ የተለያዩ መዝናኛ ቦታዎች ከቤተሰቦች ጋር ጨዋታ ሲኖረን የተለያዩ ወጣ ብለን ከከተማ ውጪ ከከተማ ላይ ጥሩ ጥሩ ትልቅ ከተማ ላይ ሂደን ስንዝናና እነዚህ አይነት ጣፋጭ ነበሮችን መመገብ ቀለል ያለው ምግቦችን መመገብ በጣም አስደሳች ነገር ስለሆነ ስለዚህ ለመዝናናት እና ከሰዎች ጊዜ ጥሩ ጊዜ ለማሳለፍ ከሰው ጋር ካለን ፍቅረኛ ጋር ካለን ጥሩ ጊዜ ለማሳለፍ ጣፋጭ ጊዜ ለማሳለፍ ጣፋጭ ነገር ማብላት በጣም ጥሩ ነገር ነው። ስለዚህ እኔ በጣም የምወደው ባቅላባ ነው ባቅላባ በጣም ጥሩ ምግብ ጣፋጭ ነገር ነው ማለት ነው። በአገላባ በጣም አሪፍ በጣም ጥሩ የሆነ በጣም ጥሩ ግብአት ያለው ምግብ ነው። ሌላን የምወደው ጣፋጭ ምግብ እኔ እኔ የምወደው ጣፋጭ ምግብ ሌላ ከፍራፍሬዎች ነው በጣም ብዙ ጊዜ ጣፋጮችን የምወደው ብርቱካን እወዳለሁ እንዲሁም ደግሞ ሙዝ እወዳለሁ እነዚህ የመሳሰሉ ነገሮችን ብርቱካንና ሙዝን በጣም ነው የምወደው እንዲሁም ደግሞ ሀባብን በጣም እወዳለሁ። እነዚህ ጣፋጮችን እንደ ማንጎ የመሳሰሉ ጣፋጮችን በጣም ነው የምወደው እነዚህ ነገሮችን በጣም እወዳቸዋለሁ የተለያዩ የህብስት እንዲሁም ደግሞ የተለያዩ ምግቦቼን በጣም እወዳቸዋለሁ ጣፋጭ ምግቦችን እንዲሁም ደግሞ በሰው እጅ የተሰሩ ተፈጥሮአዊ ምግቦችን እናም ደግሞ ማር ማር በጣም ነው የምወደው። ማር የተቀባ ዳቦ ዳቦ በማር አድርገን ስንበላ በጣም ደስ ይለኛል ዳቦ በባር ቀብቼ መብላት በጣም ነው የሚያስደስተኝ ዳቦ በማር መብላት በጣም ደስ የሚል ነገር ነው ዳቦ ይጣፍጠናል በዳቦ ስንበላ በጣም ነው ደስ የሚለው ማር ማር መብላት አንደኛ ለሰውነት ጤንነት እንዲህ ደግሞ ለደም ዝውውር ይነዳል አእምሮአችንም ደግሞ ቅልጥፍ እንዲል ይረዳል ማለት ነው። በተለይ ህፃኖች ህፃን እያሉ ማር ሚበሉ ከሆነ እድገታችሁ በጣም ይፈጠራል የአእምሮ የአእምሮ ውስንነታቸው የአእምሮ ውስንነታቸው ቀነሰው እንዲሁም ደግሞ አእምሮአቸው በጣም ፈጣን እና በጣም እንዲያስቡ በጣም አርቆ እንዲያስቡ ያደርጋቸዋል ማለት ነው። ለሰው ልጅም ለትልቅ ሰውም ደግሞ እንደዛው በጣም ጥሩ ነገር ነው ማር ጣፋጭ ነገሮችን መብላት ጥሩ ነው። አንዳንዴ የጣፋጭ ጣፋጭ ደግሞ ልክ ጉዳት እንደዚሁም ደግሞ ጥቅም እንዳለው ሁሉ ጉዳት አለው ማለት ነው። በተለይ ተፈጥሮአዊ ጣፋጮች እነዚህ ይማር እንዲሁም ደግሞ ፍራፍሬዎች የምንላቸው የተለያዩ ተፈጥሮአዊ ጣፋጮች ምንም አይነት ጉዳት የለባቸውም እነሱ ተፈጥሮአዊ ስለሆኑ ጉዳት የለባቸውም። እነሱ ጥቅማቸው ብዙ ስለሆነ ጥቅማቸው መቶ በመቶ በጣም ምጥሩ ምርጥና በጣም ጥሩ ግብአት ያላቸው ስለሆኑ እነሱ ምንም አይነት ጉዳት የላቸውም። ነገር ግን ደግሞ በሰው እጅ የተሰሩ የተለያዩ ጣፋጮች ላይ እንድትጠቀማቸው የተለያዩ ጣፋጭ ዳቦዎች የተለያዩ ጣፋጭ የሚጣፍጡ አይነት ነገሮችን ስንበላ እነዚህ ጣፋጭ ዳቦዎች ምናምን ለእኛ አንዳንድ ጉዳት ይኖራቸዋል ምክንያቱም ውስጣቸው ውስጥ ጣፋጭ ስኳር ስላለ ያ ስኳር እኛን ሌላ ነገር ውስጥ ሊከት ይችላል የተለያዩ ሽኳር በሽታዎችን ሊያመጣብኝ ይችላል ሽኳር በሽታዎችን ሊያመጣብኝ ይችላል የተለያዩ የበሽታ መዘዞችን ይዞብኝ ሊመጣ ይችላል። ስለዚህ ጣፋጭ ነገር አለማብዛት ጥሩ ነው። እነዚህ ጣፋጭ ዳቦዎች በጣፋጭ ነገር የተሰሩ የተለያዩ በሰው እየተሰሩ ጣፋጮች ጉዳታቸው ብዙ ስለሆነ እነሱን ከመብላት መቆጠብ እንዲሁም ደግሞ ብዙ ጊዜ አለመብላት ምክንያቱም እነሱን ሁሌ የምንበላ ከሆነ መቶ በመቶ እነሱን የምንበላ ከሆነ እነሱ ጉዳታቸው ብዙ ስለሆነ እነሱን ከላያችን ላይ ብዙም ማራቅ አለብን። ተፈጥሮአዊ ጣፋጭ የሆንንትን እንደነዚህ እንደነ ባቅላባ እንዲሁም ደግሞ እንደነማር የመሳሰሉ ፍራፍሬ ጣፋጮችን የመሳሰሉትን እነሱን ሁሌም መመገብ ያስፈልጋል ምክንያቱም እነሱ ጥቅማቸው በጣም ጥሩ ነው ምንም ጉዳት የለባቸውም ከጉዳት ነፃ ናቸው። የጎንየሽ ጉዳት የለባቸውም ነገር ግን ኬክ እንደዚህ ጣፋጭ ዳቦዎች የመሳሰሉ ነገሮች በጣም የጎንዮሽ ጉዳታቸው በጣም ብዙ ነው። የጎንዮሽ ጉዳት አላቸው እነዚህ ጎንዮሽ ጉዳቶችን ወደ ጎን አድርገው የሰው ልጅ እንግዲህ የጎንዮሽ ጉዳት ወደ ጎን አድርገው እነዚህ የጎንዮሽ ጉዳዮችን ተረድተው እነዚህ ጠፋጮችን አለመመገብ ነው የሚያስፈልገው። ምክንያቱም ለደስታ ጊዜ ለምሳሌ ጣፋጭ ዳቦ ለኬክ እንደዚህ የመሳሰሉት ጣፋጭ ዳቦዎች ለልደት እና ለመሳሰሉ ለሰርግ ጊዜ እና የተለያዩ የድግሶች እንዲሁም ደግሞ የደስታ ጊዜዎች ላይ እኛ እነሱን ስንመገብ ጥሩ ነው ደስ የሚል ጊዜ እናሳልፋለን። ከዚህ ባለፈ ሁሌ የምንመገባቸው የቀነ ቀን የዘውትር ምግባቸው የዘውትር ምግባችን ደግሞ ያዘቦት ምግባችን የምናደርገው ከሆነ በጣም ከባድ ጉዳይ ያመጣብናል ስለዚህ ጣፋጭ መንገድ በተፈጥሮአዊ መንገድ መጠቀም አለብን።

እሳት ለማንደድ ብዙ ነገሮችን እጠቀማለሁ እሳት ለማንደድ የምጠቀመው አንደኛ ክብሪት ነው። ክብሪት እገዛለሁ ክብሪት መጀመሪያ ክብሪት እገዛለሁ ከዛን በእንጨት ከሆነ እሳቱን የማነደው እንጨቶችን እሰበስባለሁ ደረቅ ያሉ እንጨቶችን ምክንያቱም እርጥብ እንጨት ለመንደድ በጣም አስቸጋሪ ስለሆነ። መጀመሪያ ክብሪቴን ገዝቼ ከዛ በኋላ ያንን ክብሪት ከገዛሁ በኋላ እንጨትን በመሰብሰብ ደረቅ እንጨት እሰበስባለሁ። እንጨቱ ላይ ብለኩስ ስለማያያይዝልኝ ክብሪቱ የማደርገው ቅጠሎችን እሰበስባለሁ ቅጠሎችን እና አነሳስተኛ ጭራርሮ የተባሉትን እነዚህ ጭራሮችን በመልቀም እንዲሁም ደግሞ ቅጠሎችን በመመልቀም እንጨቱ ላይ በማድረግ ክብሪቱን እሎክስበታለሁ ማለት ነው። ክብሪቱን ቅጠሎችን ከተያዘ ቅጠሎቹ ደግሞ ወደ ጭራሮዎቹ ያደርጋሉ ጭላሎቹ ደግሞ እነዛ ጭራሮቹ በጣም ሲነዱ ከዛ ወደ እንጨቱ እሳቱ ወደ እንጨቱ ስለሚያስተላልፉ እንጨቱ በቀላሉ በደንብ ይነድልናል ማለት ነው። በዚህ መንገድ እንጨትን ከእሳት ጋር ማያያዝ እንችላለን። ነገር ግን ደግሞ እኛ ማያይዝ የፈለግነው ከሰል ከሆነ ከሰልን የምናያይዘው ከሰልን ማንደጃ ላይ ካደረግን በኋላ ክብሪትን እንገዛና ክብሪታችንን እንወስድና ጭራሮችን በጣም በመሰባበር እዛ ላይ ከሰሎኔል እናደርጋለን ከዛን ጭራሮችን ሚያይዝልን። ቅጠሎችን እናደርግበታለን ከዛን እዛ ቅጠል ላይ ወይ ደግሞ ሻማ እንጠቀማለን ሻማውን እናበራና ሻማውን ስንለኩስበት ቀጥታ እዛ ላይ ያሉ ቁጠሎችና ጭራሮች ከሰሉ ላይ ይነዳሉ ከዛን። ከከሰሉ ከዛን ከዛ እሳት ላይ ፍም ይወስዳል ከዛ ፍም እየሆነ እየሆነ ያ ከሰል ወደ ፍምነት ተቀይሮ ያው ይያያዝልናል ማለት ነው። እሳትን በዚህ መንገድ እናያይዛለን እሳት በእነዚህ በተለያዩ መንገዶች ይያያዛል። ሌላ ደግሞ ቁሻሾችን ለማቃጣል ከሆነ ቁሻሾችን የምናስወግድበት አንዱ እንሳት እንግዲህ የሚጠቅመን ብዙ ጥቅሞች አሉት እሳት ምግብ ለማብሰል ይጠቅመናል። እንዲሁም ደግሞ ከበረደን እንድንሞቀው አያይዘን እንሞቀዋለን ማለት ነው። እንዲሁም ደግሞ ጨለማ ሰዓት ላይ አብረን እናበራዋለን እንደመብራት እንጠቀመዋለን። ሻማ ላይ እናያይዘዋለን እሳት ብዙ ጥቅሞች አየሉት ማለት ነው ለሰው ልጅ ብዙ ጥቅም አለው እሳት። ስለዚህ አሁን ደግሞ እሳትን ከፈለግን እኛ ቆሻሾችንም ደግሞ ማቃጥለን ማስወገድ በጭስ መልክ አቃጥለን አስወግደን አመድ ማድረግ እንችላለን ምክንያቱም ቆሻሾቹ መጣያ ከጠፉ ያንን ቆሻሻ በመሰብሰብ ወደ አመድነት ተቀይረው በሽታችንን በሽታን ማራቅ ይቻላል ማለት ነው። ስለዚህ ቆሻሻን የምናቃጥለው ደግሞ እሳትን ክብሪት እንገዛለን ወይ ደግሞ ክብሪት ከቤታችን እንወስድና ያ የተሰበሰበውን ቆሻሻ ነዳጅ በአምጥተን እናፈስበታለን ያንን ነዳጅ ካፈሰስንበት በኋላ ስንለኩስበት ወዲያው ይነድና ያንን ቆሻሻ አንድዶ ወደ አመድነት በመቀየር ያንን ቆሻሻ ወደ አመድነት ቀይሮ ለሰፈራችን እንዲሁም ደግሞ የአካባቢያችን ጽዳትን ለቦታችን ሁሉ ጽዳትን ለመንገዳችን ጽዳትን ማድረግ እንችላለን ማለት ነው። ስለዚህ ቆሻሻን በማቃጠል እንዲሁም ደግሞ የተለያዩን ምግቦችን ለማብሰል እንጠቀምበታለን በእሳት ስለዚህ እሳት በብዙ ነገር ይጠቅመናል ማለት ነው። ስለዚህ እሳት የተለያየ ውሃን እንኳን ማሞቅ እንዲሁም ደግሞ ማፍላት ከፈለግን እዛ ላይ ማድረግ እንችላለን በውሃ በእሳት ማፍላት እንችላለን ማለት ነው። ወጥም መሰራት የምንጀረው በእሳት ነው እንዲሁም ደግሞ እንጀራ መጋገር የምንችለው በእሳት ነው። ብዙ ነገሮችን መስራት የምንችለው በእሳት ነው ገንፎ መስራት የምንችለው በእሳት ነው። የተለያዩ ሆቴል ውስጥ እንኳን ሬስቶራንት ውስጥ ውስጥም በብዛት እንግዲህ እንደዚህ አይነት ነገሮች የሚሰሩት በእሳት ነው ማለት ነው። ስለዚህ ማብራት የሌለበት የተለያዩ የማብራት የቴክኖሎጂ ግብአቶች በሌሉበት በብዛት የሚጠቀመው ሰው እሳት ነው ማለት ነው። ስለዚህ ምግቦች እንኳን በእሳት ሲሰሩ በጣም ይጣፍጣሉ ማለት ነው። ስለዚህ እሳቱ ደግሞ ጭስ እንዳይኖረው እንዲሁም እጭ በጭስ ታፍነን በጭ ስታፍነን ጉዳት ውስጥ እንዳንወድቅ ጭሱ እንዳያፍነን መጀመሪያውኑ የምናያይዘው እንጨት እርጥብ መሆን የለበትም እርጥብ ከሆነ ይጨስብናል አይያያዝልንም ማለት ነው። ስለዚህ እንጨቱን ደረቅ መሆኑን ማረጋገጥ አለብን ከዛን ከሰሉም ደግሞ እንደ ደረቅ እንደሆነና እንዲሁም ደግሞ የደረሰ ከሰል ወይም ደግሞ ለከሰልነት የበቃ ከሰል መሆኑን ማረጋገጥ አለብን ማለት ነው። የምናቃጥለውም ቆሻሻም ደግሞ እርጥብ ከሆነ አይቃጠልልንም ስለዚህ ቆሻሻውን በደንብ እንዲቃጠልልን የተለያዩ ወረቀቶች ሃይላንዶችን አካባቢያችን ሊበኩሉ የሚችሉትን እዛ ቆሻሻው ላይ በማድረግ ምክንያቱም ያሳጥ ወረቀቶችን ፌስታሎችን ካገኘ እንዲሁም ደግሞ ሃይላንዶችን ካገኘ በእነሱ አማካኝነት እነሱ ቶሎ በእሳት የመቃጠል አቅማቸው በጣም ከባድ በጣም እየጨመረ ስለሆነ በጣም ቅርብ ስለሆኑ ወዲያው እነሱን በእሳት ሲቀልጡ እነሱ ደግሞ ሌሎች ቆሻሻዎችን እያነደዱ እያነደዱ ይመጣል ማለት ነው ስለዚህ ቆሻሻን ለማስወገድም ይረዳናል ማለት ነው። ስለዚህ እሳትን ለብዙ ነገር እንጠቀመዋለን በብዙ ነገር የሰው ልጅ ህይወት እለት ተቀና ህይወቱ ከእሳት ጋር የተያዘ ነው። ምክንያቱም እሳትና ውሃ በጣም ለኛ ለሰው ልጅ አስፈላጊዎች ናቸው። ነገሮችን የምናበስለው በእሳት ነው ሁሉ ነገር ማድረግ የምንችለው በእሳት ነው። የሰው ልጅ ካሏቸው ሰባት ባህሪያት ራሱ ሰባት ባህሪያት ራሱ አንዱ ባህሪ እሳት ነው ማለት ነው። የሰው ልጅ ራሱ ከሰባቱ ባህሪ አንዱ ባህሪው እሳት ነው። ስለዚህ እሳት ለበብዙ ነገር ውስጥ በእኛ ህይወት ውስጥ ትልቅ ቦታ እና ትልቅ ድርሻ አለው። በብዙ ነገር ውስጥ እንጠቀምበታለን ግን ደግሞ አጠቃቀማችን ጥሩ ካልሆነ እንዲሁም ደግሞ ሀገርን የማጥፋት ቤትን የማቃጠል

ብዙ ብዙ አይነት የምንላለካቸው የመተግበሪያዎች አይነቶች አሉ ብዙ አይነት የመተግበሪያዎች እገባያያለሁ ማለት ነው። የተለያዩ መተግበሪያዎችን እጠቀማለሁ መልእክቶችን ለመላላክ ብዙ አይነት የመልእክቶች መላላኪያ አሉ በመስመር የሚሰሩ መላላኪያዎች አሉ በዳታ የሚሰሩ መላላኪያዎች አሉ። እንዲሁም ደግሞ በነፃ እንዲሁም ደግሞ በነፃ የሚሰሩ በኢትዮ እንደዚህም ደግሞ በቴሌ የሚሰሩ የተለያዩ መተግበሪያዎች አሉ። በእነዚህ መተግበሪያዎች በመጠቀም እነዚህ መተግበሪያዎች መልእክት መላኪያ መተግበሪያዎች እለላካለሁ ማለት ነው። በሌላው ደግሞ በፖስታ ቤት ደብዳቤ በመጽሐፍ በፖስታ ቤት መልእክት እላላካለሁ እንድሁም ደግሞ በሰውም መልእክት እልካለሁ ማለት ነው። እኔም ደግሞ ቀጥታም ደግሞ ከሰው ጋር በመደዋወል መልእክቴን መናገር እችላለሁ። በእንደዚህ መንገዶች የጥሁፍ መልእክቴን መላክ የምችለው አንደኛ በደብዳቤ ነው። ሁለተኛ ደግሞ በሰዎች ጽፌ እልካለው በፖስታ ቤት ደብዳቤ እልካለሁ። ከዛ ውጪ በተለያዩ የስልክ መተግበሪያዎች እንድሁም ደግሞ የተለያዩ የመስመር ስራዎች የመስመር መተግበያዎች እንዲሁም ደግሞ ድረ ገጾችን በመጠቀም ከሰዎች ጋር የተለያዩ ነገሮችን እጻጻፋለሁ እግባባለሁ ማለት ነው። ስለዚህ የተለያዩ መተግበሪያዎች እንዲሁም ደግሞ የተለያዩ ድረ ገጾች ስላሉ በእነሱ ድረ ገጾች እና መተግበሪያዎች ከሰዎች ጋር በመግባባት እንዲሁም ደግሞ በመጻጻፍ መልእክቴን የማድረስ መልእክቴን መቀበል እችላለሁ ማለት ነው። ስለዚህ በእነዚህ መልእክቶች እንቀባበላለን። እነዚህ መልእክት ማስተላለፊያ መልእክት መቀበያ እና መልእክት መላኪያ መተግበሪዎች ወብስ እንደዚሁም ደግሞ እነዚህ አይነት። ማህበራዊ የድረ ገጾች የሚጠቅሙ እነዚህ መላላኪያ እነዚህ ሀሳባችንን መግለጫ እንዲሁም ደግሞ መልእክት መላላኪያ ድረ ገጾች የሚጠቅሙን። እኛ እኛን ማልፋት ሳይጠበቅብን ያንን ሰው ማግኘት ሳይጠበቅብን እንዲሁም ያ ሰው ሌላ ሀገር እንዲሁም ደግሞ ውጪ ሀገር እኛም ደግሞ ሀገር ውስጥ ሆነን ያ ሰው የተለየ ሀገር ሩቅ አገር ካለ። ከዛ ሰው ጋር የተለየ ያ ሰው ለማግኘት ሳንለፋ እንዲሁም ደግሞ ሌላ ጥረት ሳይጠበቅብን ቀጥታ መስመር ላይ በመግባት ዳታችንን በማብራት ወደ መተግበሪያው እንዲሁም ደግሞ ወደ እዛ መስመር ላይ እንዲሁም ደግሞ እዛ የማህበራዊ ሚዲያ ላይ በመግባት እንዲህ ደግሞ የማህበራዊ ድረ ገጽ ላይ በመግባት ያንን ሰው በማውራት ያንን ሰው አውርተነው። በቀላሉ ከዛ ሰው ጋር ስራችንን መስራት ንግዳችንን መለዋወጥ እንዲሁም ደግሞ ሀሳባችንን ተለዋውጠን ማውራት ያለብን ነገር ማውራት እንችላለን። እንግዲህ ከብዙ ነገር ጋር ይገናኘናል ስራችንን እንኳን ልሰራበት እንችላለን እንዲሁም ደግሞ ከቤተሰቦች ጋር እናወራበታለን። ከጓደኞቻችን ጋር እንዲሁም ደግሞ ከእናት ከአባቶቻችን ጋር እናወራበታለን እንግባባበታለን ማለት ነው። ስለዚህ ከቤተሰብ እንኳን እንተዋወቅበታለን። እንዲሁም ደግሞ ጓደኞቻችንን እንነጋገርበታለን ያናፈቁን ሰዎች። በዘ መተተግባሪያ እንዲሁም ደግሞ በዛ መልእክት መጻፊያ መለላለክ እንችላለን። በፖስታ ቤት ፖስታ በመጻፍ ደብዳቤ በመጻፍ የምንላለካለን ማለት ነው። ከዛ ውጪ ደግሞ በዚህ መተግበሪያዎች እንዲሁም ደግሞ በእነዚህ ድረ ገጾች እንዲሁም ደግሞ በእነዚህ መላላኪያ ዘዴዎች እየተላላክን በውጭ ሀገርም በአገር ውስጥም ላሉ ሰዎች ለተራራቁ ሰዎች። ይሄንን የስራ ጉዳይም ሆነ በሌላ ጉዳይ ከሰዎች ጋር መነጋገር እንችላለን በእነዚህ በመጻጸፍ ብዙ ስራዎች ይሰራሉ። አዳዲስ ደንበኞችን ለማግኘት ከውጭ ሀገር በመስመር ላይ የተለያዩ ደበኞችን ለማፍራት በእንደነዚህ መገበያያ እነዚህ የመሳሰሉ የመጽሐፍ የጽሁፍ መልእክቶችን በመላላክ የተለያዩ ግብይቶችን መፈጸም አለማዊም ግብኝቶችን። እንዲሁም ደግሞ የተለያዩ የስራ ዘርፎችን ማስፋት ስራችንን የት ተደራሽነት እንዲኖረው በደንብ ስራችንን ማስፋት እንችልበታለን ማለት ነው። በዚህ መንገድ የተለያዩ መተገበሪያዎችን እንተገብርበታለን ማለት ነው። በዚህ እነዚህ መተግበሪያዎች የሚጠቅሙን ለመላላክ እንግዲህ ከሰዎች ጋር መንጻጻፍ እና መላላክ የሚጠቅመው ከሰዎች ጋር መግባባት ይጠቅማል። ምክንያቱም ያ ሰው ሩቅ ከሆነ እኛ ሀሳባችንን አግኝተነው ከዛ ሰው ጋር በአካል ተገናኝተን ሀሳባችንን መግለጽ እንኳን ቢከብደን። ያ ሰውን ለማግኘት ስለሚከብደን ከዛ ሰው ጋር በአጭር ጽፈት በግልጽ እና አጭር በሆነ መንገድ ሀሳባችንን አብረርተን በስነ ስርዓት ጽፈን ለዛ ሰው እንልካለን ያ ሰውም ደግሞ የራሱን ምላሽ እንዲሁም ደግሞ በገባው ልክ። እኛ ያለውን ነገር ይመልስልናል ማለት ነው። ስለዚህ በጽህፈት መግባባት ስለምንችል የተማሩ ሰዎች በጽህፈት በዚህ ይግባባሉ። የተለያዩ ድምጽ የምንልክባቸው መተግበሪያዎችም አሉ። መጽሐፍ የማይችል ሰው ደግሞ የዛ ዳታውን አብርቶ መስመር ላይ በመግባት ድምጽ በሚልከው መተገበሪያ ራሱን የቻለ የድምጽ መተግበሪያ ስላለ በዛ በድምጽ መተግበሪያ የፈለገውን ነገር ያንን ድምጽ በመያዝ ድምጽ ማጉያውን ይዞ እዛ ድምጹን ቀርቶ ለዛ ሰው መላክ ይችላል። ስለዚህ በድምጽም መልእክታችንን መላላክ እንዲሁም ደግሞ በጽሁፍም መልእክታችንን መላላክ እንችላለን ማለት ነው። ሁለት አይነት የመልእክት መላለኪያ መንገዶች አሉ። እነዚህ መንገዶች ደግሞ በቴክኖሎጂው መሰረት ሁለት አይነት ናቸው። የድምጽ እንዲሁም ደግሞ የምስል ተንቀሳቃሽ እንዲሁም ደግሞ የፎቶ እና የድምጽ የፎቶ እንዲሁም ደግሞ የምስል ተቀሻቃሽ ሲቀጥል ደግሞ በጽሁፍ ስለሆነ እነዚህ ቴክኖሎጂዎችን በመጠቀም። የምስል ተቀዛቃሽ ወይ ደግሞ ጽሁፍ በማድረግ እንዲሁም ደግሞ ድምፃችንን በመያዝ ለዛ ሰው ድምፃችንንም ሆነ የምስል ተንቀሳቃሻችንን እንዲሁም ደግሞ ጽፈቱን ጽፈን የፈለግነውን ነገር ጽፉ ጽሁፍ ላይ አስፍረን መላክ እንችላለን ማለት ነው። በእነዚህ በሶስቱ መንገድ በመጽጽፍ ተንቀሳቃሽ ተንቀሳቃሽ ምስሎችን በመቅረጽ እንዲሁም ደግሞ ድምጽ በመያዝ መልእክቶችን መላላክ በመተግበሪያዎች መልእክቶች

የስልኬ ባትሪ እንግዲህ የሚይዘው የባትሪ አቅሜ አምስት ሺህ ነው። የስልኬ አምስት ሺህ አቅም አለው ማለት ነው ::ይህ አምስት ሺህ ቅም ለኔ- ሁለት ቀን እንደውም ደግሞ ከሁለት ቀን በላይ እስከ ሶስት ቀን ያስጠቅመኛል ማለት ነው። እኔ ዳታ አብርቼ እንዲሁም ደግሞ የተለያዩ መስመሮች እንዲሁም ደግሞ መተግበሪያዎችን የተለያዩ የመስበር ላይ ስራዎችን የምሰራበት ከሆነ ብዙ ስራዎች ስለምሰራበት ያን ያህል አይቆይልኝም። አንድ ቀን ቢያውለኝ ነው ምክንያቱም የተለያዩ መስመር ስራዎችን ያለ እረፍት እዛ ስልኬ ላይ ስለምሰራ- ባትሪዬ ቶሎ ቶሎ ስለሚያልቅ ለአንድ ቀን ነው ለነገር ግን: ዳታዬን የማላበራ ከሆነ የመስማሮች ላይ ብዙ ስራ የማልሰራበት ከሆነ ለመደዋወል እና አንዳንድ ቀለል ያሉ ነገሮችን የማይበት ብቻ ከሆነ ግን ሁለት ቀን እጠቀምበታለሁ ማለት ነው ::ስለዚህ አምስት ሺህ የባተሪ አቅሙ አምስት ሺህ ስለሆነ ለሁለት ቀን እኔ ያስጠቅመኛል። ነገር ግን ዳታ አብርቼ እንዲሁም ደግሞ የተለያዩ የመስመር ስራዎች የተለየዩ መተግበሪያዎችን እንዲሁም ደግሞ- የተለያዩ የማህበራዊ ድር ገጾች ላይ የሚሰሩ ስራዎችን እነሱን የምከታተል ከሆነ :በተለይ ብዙ ሰዓት ላይ በመስመር ላይ የምቆይ ከሆነ የስልኬ መስመር እንዲሁም ደግሞ ዳታ አብርቼ መስመር ላይ የምቆይ ከሆነ- ባትሪዬ ቶሎ የማለቅ እድሉ ከፍተኛ ስለሆነ ቶሎ ያልቃል ማለት ነው ::ስለዚህ የስልኬ ባትሪ እንደኔ አጠቃቀም እና እንደኔ አያያዝ ነው ::ምክንያቱም እኔ- ዳታ እማበራና ብዙም እምጠቀም ከሆነ ለአንድ ቀን ነው የሚያቆየኝ ነገር ግን እኔ ዳታ የማላጠቀም እና ብዙም የማልጠቀቅበት ከሆነ ሁለት እስከ ሶስት ቀን ይቆይልኛል ማለት ነው። ስለዚህ የሚለየው የኔ አጠቃቀም እና የኔ አያያዝ ነው ማለት ነው። ስለዚህ ስልካችንን በደንብ ቻርጅ ማድረግ አንዳንዴም ደግሞ- ሌላ ቆጣቢ ሀይል ቆጣቢና ሌላ ተጨማሪ ሀይል የሚሰጥ እንዲሁም ደግሞ- ባትሪውን በደንብ እንዲኖረው እንዳያልቅብኝ ባትሪው እንዳያልቅ የሚያደርግልኝን ሌላ ተጨማሪ ሀይል እገዛለሁ ማለት ነው። ከስልኬ አጠገብ እና- ያንን ተጨማሪ ሀይል ከዛ ላይ ኃይሉን እሞላበታለሁ ማለት ነው። ስልኬ በደንብ እዛ ላይ ሀይል እንዲሰበስብ- ልክ እንዳያልቅብኝ ባጥሪው እንዳያልቅብኝ ልክ ካለቀብኝ ደግሞ- ማብራት ላይ በመሰካት ያንን ሀይል እንዲሰበስብ አደርጋለሁ ማለት ነው። የስልኬ ሀይል እንዲጨምር አደርጋለሁ። ስለዚህ ስልካችንን- ባትሪ በደንብ መሙላት የሚጠቅመን አንዱ ነገር እንግዲህ ስልካችን ባትሪ እንዲሞላ ለአንድ ሶስት ሰዓት ባትሪው ላይ ማስቆየት አለብን ማለት ነው። እንዴ ሁሉም ደግሞ ስልኮች ይለያያሉ። ምክንያቱም አንዳንድ ስልኮች አርባ አምስት ደቂቃ ውስጥ የሚሞላ አለ- አንዳንድ ስልኮች ደግሞ በአንድ ሰዓት ተኩል ላይ የሚሞላ አለ ::ስለዚህ የኔ ስልክ አንድ ሰዓት ከሃያ አራት ደቂቃ ብቻ ነው የሚፈጅበት ለመሙላት ማለት ነው። ስለዚህ ስልኬን እኔ አንድ ሰዓት ከሃያ አራት ብቻ ነው እኔ ባትሪ ላይ እንዲሁም ደግሞ ማብራት ላይ የማስቀምጠው ማለት ነው። ስለዚህ ይሄ እንደዚህ አደርጋለሁ። ስልኬን በመንከባከብ- እይዛለሁ ማለት ነው: ስልክ- አያያዛችን በጣም ጥሩ ሊኖር ይገባል ::ምክንያቱም:- የተለያዩ ኢሞሎችን በስልካችን ስለምንሰራ :እንዲሁም ደግሞ ስለምንከፍት: እንዲሁም ደግሞ እኛ የመስመር ስራዎችን የምንሰራ ከሆነ የተለያዩ ዳታዎችን አብርተን የተለያዩ- ስራዎችን የምሰራው በስልካችን ከሆነ ስልካችንን መንከባከብ :ስልካችንን መጠበቅ ሊኖርብን ይገባል። ምክንያቱም ስልካችንን የሚቃጠል ወይ ደግሞ ስልካችን እንደፈለግን የምንጫወትበ ነገር ከሆነ- ስልካችን ይበላሻል ማለት ነው። የተለያዩ መጫወቻዎችን እያወረድን የምንጫወት ከሆነ የተለያዩ ጨዋታዎችን የምንጫወትበት ከሆነ ባትሪው ደክምብናል ::ስለዚህ ጨዋታዎችን አለመጫወት እና ስራዎችን ብቻ እዛ ላይ መስራት ስልካችን ላይ አስፈላጊ የሆኑ የመስመር ስራዎችን መስራት- እናደርጋለን ማለት ነው ስለዚህ አስፈላጊ የሆኑ የመስመር ስራዎችን ብቻ እየሰራንበት- የስልካችንን ባትሪ እየቆጠብን ለስራ ብቻ እየተጠቀምነው ስልካችንን በስነ ስርዓት መያዝ ባትሪያችንን እንዳያልቅ እንዳይጨርስ እናደርጋለን ማለት ነው። ስለዚህ የስልካችን ባትሪ እንዳያልቅብን እናደርጋለን። እና ይሄን ሁሉ በማድረግ ስልካችንን እንከባከባለን። ስልካችን ማለት ብዙ ነገር የያዘ ነው ማለት ነው። በስልካችን ከአለም ህዝብ ጋር መገናኘት እንችላለን ::ያላወቅነውን ማወቅ እንችላለን። ያላየነውን በስልካችን ማየት እንችላለን። የናፈቁ ዘመዶቻችንን በስልካችን ማውራት እንችላለን ::እንዲሁም ደግሞ መልእክቶችን የድምጽ መልእክቶችን- የመስል ተንቀሳቃሽ እነዚህ ምስል ተንቀሳቃሾችን መላላክ :እንዲሁም ደግሞ ፎቶዎችን መላላክ :የተለያዩ ምስሎችን እኛ ምስል ተነስተን የራሳችንን ምስል ለሰው መላክ እንችላለን :የሰውን ምስል ሰዎች ሲልኩልን መቀጠል እንችላለን: የተለያዩ ተንቀሳቃሽ ምስሎችን ከሰው ጋር መቀያየር እንችላለን :እንዲሁም ደግሞ ድምፆችን የሰውን ድምጽ ተቀብለን ማዳመጥ እኛም ድምፃችንን- መላክ እንችላለን ማለት ነው። የተለያየ ጽሁፎችን ከሰው ጋር ተጻጽፈን መጻጸል ተጻጽፈን እንቀያየራለን ማለት ነው ::ስለዚህ ይሄን ሁሉ በማድረግ እኛ ከሰዎች ጋር እንስማማለን ::ከሰዎች ጋር እንግባባለን። የተለያዩ ንግዶቻችንን እንኳን በስልካችን የንግዳችን ተደራሽነትን ማስፋት እንችላለን ማለት ነው። ዘመ አመጣሽ የተለያዩ ቴክኖሎጂች የተለያዩ መተግበሪያዎች- በተለያዩ መተግበሪያዎች ላይ የራሳችንን የምስል ተንቀሳቃሽ በመስራት የሰራ የራሳችንን- የራሳችን ማስታወቂያዎችን እየሰራን ማስታወቂያቸውን በተለያዩ ድረ ገጾች እንዲሁም ደግሞ በተለያዩ ማህበራዊ ድረ ገጾች ላይ በመልቀቅ የራሳችንን ገበያ እናሰፋበታለን ማለት ነው። ስለዚህ የስልካችንን ባትሪ መንከባከብ የስልካችንን ባትሪ እንዳይሞትብን ባትሪያችንን መጠበቅ አለብን። ስለዚህ-

ኮምፒውተር የመጠቀም አቅሜ እኔ ያን ያህል ከባድ ያን ያህል ደግሞ በጣም ከፍተኛ ተጠቃሚ ያን ያህል በጣም መቶ በመቶ ጎበዝ ያን ያህል ደግሞ መቶ በመቶ ችሎታው ያለኝ ሰው አይደለሁም ነገር ግን ደግሞ ውስንና መካከለኛ የሆነ ያን ያህልም የተካበደ ሳይሆን ውስንና መካከለኛ የሆነ የኮምፒውተር ችሎታ ነው። ያለኝ ስለዚህ ኮምፒውተርን የምጠቀመው እኔ ለአንዳንድ ነገሮች ነው ለአንዳንድ ስራዎች እንዲሁም ደግሞ ለአንዳንድ ስራዎች ወደፊት ለመማር እየሞከርኩ ነው ማለት ነው። ስለዚህ ኮምፒውተርን አጠቃቀሙን እንዲሁም ደግሞ እንዴት እዛ ላይ መስራት እንደምችል እንዴት እዛ ላይ ኮምፒውተር ላይ ሰርቼ ገንዘብ ማግኘት እንደምችል እንዴት በኮምፒውተር ገንዘብ መስራት እንደምችል በኋላ ላይ ለመማር እያሰብኩ ነው ማለት ነው። ሀሳቡ አለኝ የኮምፒውተር አጠቃቀምን እኔ ኮምፒውተር አጠቃቀምን በደንብ ማወቅ እፈልጋለሁ አሁን ካለኝ እውቀት የበለጠ እውቀትን በመጨመር ምክንያቱም እውቀት አያልቅም እውቀት አይቆምም ምክንያቱም እውቀት በአንድ አይቀርም ማለት ነው። ስለዚህ እኔ ያለኝ የኮምፒውተር እውቀት ውስንና ትንሽ ነው። ነገር ግን ከዚህ በላይ የበለጠ በደንብ ማወቅ እና በተለይ ደግሞ የኮምፒውተር ጽሁፎችን ማወቅ በደንብ መጽሐፍ ቶሎ ቶሎ መጽሐፍን ማወቅ እንዲሁም ደግሞ የተለያዩ የኮምፒውተሮችን የውስጡን እቃዎች እንዲሁም ደግሞ የምንጠቀምባቸውን የውስጡን እቃዎች የአገልግሎቶቹን እንዲሁም ደግሞ ለእኛ የሚሰጠውን አገልግሎት እኛ ደግሞ የዛኔ መጠቀም ያለብንና ምን ያህል እሱን ላይ መጠቀም ስለሱ ምን ያህል ማወቅ እንዳለብን እንዴት በምን አይነት መንገድ መጠቀም እንዳለብን በምን ስራ ላይ መጠቀም እንዳለብን እንዴት እንደሚያገለግለን እንዲሁም ደግሞ አገልግሎቱ ምን ያህል እንደሚቆይ ምን አመት እንደሚቆይ ስንት አመት እንደሚያገለግለን እንዲሁም ደግሞ ምን ያህል እሱ ላይ ትርፋማ እንደምንሆንና ለምን እንደሚያገለግለኝ እናም ደግሞ እሱን ለመያዝ እሱን ለመግዛት ምን እንደሚያስፈልገኝ እንዲሁም እሱን ገዝቼ ምን ሰራበታለው የሚለውን መጀመሪያ ማወቅና ስለ ኮምፒውተር ተምሬ ኮምፒውተር ምንነት አጠቃቀሙን እንዲሁም ደግሞ ጉዳት አለው ወይስ ጥቅም አለው የሚለውን ጥቅም እና ጉዳቱን እንዲሁም በመለየት ኮምፒውተርን ይሄንን ሁሉ በማካወቅኩኝ በኋላ ለመግዛት አስባለሁ ማለት ነው። ስለዚህ እኔ ለአሁኑ ኮምፒውተር አልጠቀምም ግን የኮምፒውተር መጠቀም አቅሜ ያን ያህል ትንሽም አይደለም ግን እኔ አቅሜን ለማሳደግ እሞክራለሁ ማለት ነው። ኮምፒውተርን ለመማር እሞክራለሁ ኮምፒውተርን ለመ የኮምፒውተር ለማወቅ እሞክራለሁ ማለት ነው። ስለዚህ ስለ ኮምፒውተር ማወቅ የምፈልገው ብዙ ነገር አለ ኮምፒውተርን ከፍዬም ቢሆን ደግሞ የተለያዩ ልምድ ያላቸው ሰዎች የተለያዩ ኮምፒውተር ልምድ ያላቸው የተለያዩ ስራዎችን በኮምፒውተር የሚሰሩ መስመር ላይ ስራቸውን የሚሰሩ ሰዎችን ልምዱ ያላቸው የብዙ አመት ልምድ ያላቸውን ሰዎች እነሱን በመጠየቅ እኔ እነሱን በመጠየቅ ከእነሱ ምኖስደውን ትምህርት ከእነሱ ትምህርት እየቀሰምኩኝ ስለ ኮምፒውተር እንዲሁም ስለ ተለያየ የተለያየ ኮምፒውተር ላይ ስለሚሰሩ ስለ ስለማህበራዊ ድረገገጾች እንዲሁም ደግሞ የተለያዩ መተግበሪያዎች እዛ ላይ የሚጫኑ መተገበሪያዎች እዛ ላይ የሚሰሩ ገንዘብ ሊያስገኙልኝ የሚችሉ የተለያዩ አለማዊ አለም ከአለም ጋር የምንገናኝባቸው የተለያዩ መገበያያዎች መንገዶችን እንዴት እንደምንሰራ ከሰው ጋር እንዴት የተለያዩ ከተለያዩ ድርጅቶች ጋር እንዴት አባል ሆኖ እንደመስራት እንደሚቻል እዛ ላይ ያሉን ነገሮች ልምድ ያላቸውን ሰዎች በማማከር እንዲሁም ደግሞ እነዛ ስራዎችን ምን ለመስራት እንደምችል ትርፍ ምን እንደሆነ በኮምፒውተር ያንን በመማርና ሰዎችን በመጠየቅ ከዛ በኋላ ሁሉ ነገር ካረጋገጥኩ በኋላ ወደ ገበያ ሄጄ እገዛለሁ ማለት ነው። ስለዚህ ኮምፒውተርን ስገዛ እስገዛ እንዲሁም ምን ያህል ኮምፒውተር እንደምገዛ ምን አይነት እንደሆነ ልምዱ ካለውና የኮምፒውተር መግዛት ልምድ እንዲሁም ደግሞ ስለዛ እውቀቱ ካለው ሰው ጋር በመሄድ ኮምፒውተሬን መግዛት እችላለሁ ማለት ነው። ኮምፒውተር የሚያገለግለን በአጭሩ ለኛ ኮምፒውተር ብዙ ነገር ነው የሚያገለግለን ብዬ አስባለሁ ምክንያቱም ኮምፒውተር ብዙዎቹ የሚለወጡበት እንዲሁም ደግሞ የተለያዩ ማህበራዊ ድረ ገጾች የሚለቀቁት በኮምፒውተር ነው የተለያዩ ነገሮች የሚሰሩት በኮምፒውተር ነው የተለያዩ አዳዲስ እነዚህ አይነት አርቲፊሻል ነገሮች የሚሰሩት በኮምፒውተር ነው የተለያዩ እንደዚህ አይነት ብዙ ነገሮች የሚሰሩት አስተውሎት የተለያዩ እንደዚህ አይነት አስተውሎቶች የሚሰሩ ዘመናዊ የመጣሽ አዳዲሶች ነገር የሚሰሩት ራሱ በኮምፒውተር የተለያዩ ኮምፒውተር ያመጡት ናቸው። እና የኮምፒውተር እቃውንና እንዲሁም ደግሞ የሱን ጥቅም ጥቅሙንና ጉዳቱን እኛ ደግሞ ምን ያህል እኔ ገቢ ሊያስገባልኝ ይችላል ገቢ ያስገባል ወይስ አያስገባም የሚለው ነገር ማወቅና መረዳት እንዲሁም ደግሞ አጠቃቀሙ ማወቅና መረዳት ቅድሚያ ያስፈልገኛል ማለት ነው። ስለዚህ የኮምፒውተር ጥቅሙ ብዙ ይመስለኛል ምክንያቱም ብዙ ገቢ ያለው እና ስለዚህ ያንን አደርጋለሁ ማለት ነው ከዛን ጥቅም እና ጉዳቱን ካወኩ በኋላ ወደ ገበያ ሄጄ እገዛለሁ። ከዛ የኮምፒውተር አቅሜን ደግሞ ኮምፒውተር ከገዛሁ በኋላ አንደኛ እማራለሁ ሁለተኛ ደግሞ ራሱ ኮምፒውተሩ ላይ ኮምፒውተሩን ሁሌ እየገባው በማየት በመነካካት በመሞከር የኮምፒውተር አቅሜን የዛ ችሎታዬን አሳድጋለሁ አዳብራለሁ ማለት ነው። ችሎታዬን ካዳበርኩኝ በኋላ እውቀቴን ካዳበርኩኝ በኋላ ወደ ገበያው ገብቼ እንዲሁም ደግሞ የተለያዩ የመስመር ስራዎች ላይ እንዲሁም ደግሞ የተለያዩ ዳታ ስራዎች ላይ በመግባት እኔ ብር ሊያስገኙ ሊያስከልኙልኝ የሚችሉትን አለም ላይ ያሉትን የተለያዩ ትምህርቶችን እንዲሁም ደግሞ በተለያዩ መንገድ የሚከፈለኝን በዶላር የሚከፈለኝ ሊሆን ይችላል በብር የሚከፈለኝ ሊሆን ይችላል በዩሮ የሚከፈለኝ ሊሆን ይሆናል። በተለያዩ የአለማችን የመገበያያ ገንዘቦች የመገበያያ ፍራንኮች እነሱን ማወቅና

እኔ የሰውን ፋይል አይቼ አላውቅም ነገር ግን የራሴን ፋይል ሁሌ እፈትሻለሁ ፋይሌዎችን አያለሁ ያው ግን እኔ የሰዎችን ፋይል አይቼ አላውቅም። ግን በዚህ በሰነዶች የተቀመጡ ፋይሎች የተለያዩ በሰነድ የተቀመጡ ፋይሎችን አይቼ አላውቅም። ብዙ አይነት ፋይሎች አሉ ግን። በመተግበሪያ እንዲሁም ደግሞ በስልክ የተቀመጠው ፋይሎች ብዙ ጊዜ አያለሁ ብዙ ጊዜ የሰዎች ፋይል የሚገኘው ስልክ ላይ ነው። በስልካቸው ላይ ፋይልን ብዙ ጊዜ የሚይዙት ስለዚህ የሰዎችን ፋይል በማይበት ጊዜ። የተለያዩ ስህተቶች የተለያዩ የራሳቸው ፎቶዎች የራሳቸው ምስሎች እንዲሁም ደግሞ የራሳቸው የተንቀሳቃሽ ቪዲዮዎች እንዲሁም ደግሞ ከማህበራዊ ድረ ገጾች ላይ ያወረዷቸው ተንቀሳቃሽ ቪዲዮዎች ከማህበራዊ ድረገጾች ላይ ያወረዷቸው ተንቀሳቃሽ እንዲሁም ደግሞ ምስሎች እንዲሁም ደግሞ የተለያዩ ከማህበራዊ ድረ ገጽ ላይ ያወረዷቸው የሙዚቃ ድምጾች ይገኛሉ ማለት ነው። ስለዚህ የዘፈን ድምጾች እዛ ላይ የዘፈን የጨፈራ የተለያዩ ነገሮችን ይገኛሉ እንዲሁም ደግሞ እንደ ሰውነቱ ይለያያል። ሁሉም ሰው ስልክ ላይ ሁሉም ሰው ስልክ ላይ ዘፈን አለ አለ ማለት አይደለም ሁሉም ሰው ስልክ ላይ ፎቶ አለ አለ ማለት አይደለም። የተለያየ ሰው ነው መንፈሳዊ ሰው ላይ ከሄድን መዝሙር ልናገኝ እንችላለን ፋይሉ ላይ መዝሙር ይኖራል። የተለያዩ መዝሙሮች ጽፈቶች ሊኖሩ ይችላሉ። እንዲሁም ደግሞ የተለያዩ የሃይማኖት ነክ የሆኑ ነገሮች ሊኖሩ ይችላሉ። ስለዚህ የሃይማኖት ነክ እንዲሁም ደግሞ የተለያዩ ስዕል አድኖች ሊኖሩ ይችላሉ። እነዚህ እነዚህ እናስገባባቸዋለን ነገር ግን ደግሞ ይሄ አለማዊ ሰው ከሆነ ደግሞ የተለያዩ ወጣት ምንም ዝም ብሎ ዘፈን የሚያዳምጥ ሰው ከሆነ የተለያዩ ዘፈኖችን ፋይሉ ላይ እናገኛለን። እንዲሁም ደግሞ የተለያዩ የራሱ ፎቶዎች እንዲሁም ደግሞ የራሱ ተንቀሳቃሽ ምስሎች እንዲሁም ደግሞ የራሱ የሆኑ የራሱ ተንቀሳቃሽ ምስሎች እንዲሁም ራሱ የተነሳቸው ስልኮች ላይ የተነሳቸው ምስሎችን እናገኛለን። እንዲሁም ደግሞ የማያውቃቸውም የባዕድ ሰዎችም ምስሎችን ልናገኝ እንችላለን የተለያዩ ሙዚቆች ዘፈኖችን የነሱን ተንቀሳቃሽ ምስል እዛ ላይ ልናገኝ እንችላለን ማለት ነው። ነገር ግን ደግሞ እንደ ሰውዬው አሁንም ሌላ ሰው ሊኖር ይችላል ምክንያቱም የስራ ሰው ከሆነ ይሄ ሰው የስራ ሰው ከሆነ። የተለያዩ የስራ የተለያዩ የስራ ፋይሎች እንዲሁም ደግሞ የተለያዩ የስራ ሰኔዶች እነዚህ ሰነዶች የስራ ሰነዶችን ልናገኝ እንችላለን። የተለያዩ የስራ ሰነዶች የተለያዩ የስራ መልእክቶች የስራ የተላላካቸው የስራ መልእክቶች የተላላካቸው የስራ ጽህፈቶች እንዲሁም ደግሞ የተለያዩ የንግድ የንግድ ዋጋዎች የዋጋ መጨመር የዋጋ መቀነስ የተለያዩ የዋጋ መረጃዎች እንዲሁም ደግሞ የንግድ መረጃዎች የተለያዩ የስራ መረጃዎች ልናገኝ እንችላለን በሰውየው ስልክ ሰነድ ላይ ማለት ነው። ስለዚህ ሁሉም ሰው አንድ አይነት ፋይል ሊኖረው አይችልም ምክንያቱም የተለያዩ ሰዎች አሉ። ሁሉም ሰው አንድ አይነት ፋይል አይኖረውም ስራ የሌለው ሰው ያው ስራ የሌለው ሰው ሌላ ነገር ይይዛል። ስራ ያለው ሰው የስራ ነገርን ሰነዱን ላይ እንዲሁም ደግሞ የስልኩ ሰነድ ላይ የስልኩ ፋይል ላይ ይይዛል ማለት ነው። የስልኩ ሰነድ ላይ ይይዛል ስለዚህ ፋይልን ሰነድ እንለዋለን በአማርኛ ስለዚህ እዛ ሰነድ ላይ እንደዛ ይይዛል። ከዛ ውጪ ሰነድ የሚጠቅመው ሁሉን ነገር አስታውሶ ለመያዝ ነው ልክ እንደ ማስታወሻ ማለት ነው። ማስታወሻ ላይ እንደምንጽፈው ሁሉ ሰነዳችን ላይ የስልካችን ሰነድ እንዲሁም ደግሞ የስልካችን ፋይል ሰነድ ላይ ሁሉ ነገር ቀርጸን እንይዛለን ማለት ነው። ምስላችንን ከሆነ ምስላችንን በመቅረጽ እንይዛለን እንዲህም ደግሞ ተንቀሳቀስ ምስላችንን በመቅዳት እንይዛለን እንዲህም ደግሞ ድምፃችንን በመቅዳት እንይዛለን እንዲሁም ደግሞ የተለያዩ ማስታወሻዎችንን በሰነዳችን ላይ በመጻፍ እዛ ላይ በማስቀረት እንይዛለን ማለት ነው። ሁለትዮሽ እያደረግን እናስቀምጣለን ማለት ነው። ስለዚህ ያንን ነገር ብንረሳው እንኳን ወደ ስልካችን ሰነድ እንዲሁም ደግሞ ወደ ስልካችን ሰነድ በመግባት ወደ ስልካችን መተግበሪያ ሰነድ በመግባት። ያንን አውጥተን ከዛ ላይ ነገሮችን ማስታውስ እንዲሁም ደግሞ የስራ ሰነዶችም ካሉ የስራ ሰነዶችን መፈተሽ እንዲሁም ደግሞ። የተለያዩ የስራ ሰነዶች ሊኖሩ ይችላሉ የስራ ማስታወቂያዎች ሊኖሩ ይችላሉ አንድን ስራ ለመስራት ሰነድ ለብዙ ነገር ይጠቅማል። ሰነድ ማሰናዳት ጥሩ ነገር ነው። ምክንያቱም አንድ ሰው ሰነድ ሲያዘጋጀ ወይ ደግሞ የስራ መስፈርቶችን ለማውጣት ሰነድ ያስፈልገዋል ስለዚህ በዛ ሰነድ። በዚህ በዚህ ወር ይሄኛውን ስራ እሰራለሁ በዚህኛው ወር ይሄኛውን ስራ ሰራለሁ በዚህ አመት ይሄን ስራ ሰራለሁ ብሎ የስራ ሰነዶችን እንዲሁም ደግሞ የስራ መስፈርቶችን የሚያወጣው በሰነድ ነው። ስለዚህ እነዛ የስራ መስፈርቶችን የሚያስቀምጠው አንድ ላይ ተሰንዶ ነው የሚቀመጡት ስለዚህ ሰነድ እንለዋለን ማለት ነው። ስለዚህ እነዛ ሰነዶች የሚያስቀምጠው በዛ አንድ ሰነድ አድርጎ ያስቀምጠዋል። ስለዚህ አንድ ወር ላይ ያንን የአንዱን ወር ስራ ከጨረሰ ከዛ ሰነደ ውስጥ ያወራና ያወጣው እና የቀረውን የስራን ሰነድ እንዲሁም የቀረውን የስራ መስፈርት እያየ ከዛ ሰነድ ላይ እያየ ይሰራል ማለት ነው። ስለዚህ ራሱን በዛ ሰነድ ላይ በመቅረጽ በየትኛው መንገድ የትኛውን ስራ መስራት እንዳለበት እዛ ላይ ያስቀምጣል ማለት ነው። ስለዚህ ሰነድ በብዙ ነገር ውስጥ ይታወቃል ሰነድ። በብዙ በፖሊስ ጣቢዎችም እንዲሁም ደግሞ በፍርድ ቤቶች እንዲም ደግሞ በተለያዩ በሆስፒታሎች ብዙ ሰነዶች አሉ። የታማሚ ሰነድ አለ የሰራተኛ እዛ ሰነድ አለ። ስለዚህ ብዙ አይነት የስራ ሰነድ አለ። የቤተሰብ ሰነድ አለ ብዙ አይነት ሰነድ አለ። ስለዚህ እነዚህ ሰነዶች በጣም አስፈላጊዎች ናቸው። የሰውን ሰነድ ደግሞ ማየት ጥሩ

እኔ ሹራብ መስራት አልችልም ነገር ግን ሹራብ የሚሰሩ ብዙ ሰዎች አሉ። እኔ ሹራብ የሚቀደድብኝ ከሆነ መስፋት እችላለሁ ሹራቡን መስፋት እችላለሁ እንዲሁም ደግሞ ሰፊ ቤት ወስጄ ማሰፋት እችላለሁ። ከዛ በዘለለ ግን እኔ ሹራብ መስራት አላውቅም ሹራብ ለሚሰራ መስራት ለሚችሉ የተለያዩ ጥበበኞች አሉ። ብዙ ሹራብ መስራት እችላለሁ እንዲሁም ደግሞ ዳንቴሎችን መስራት የሚችሉ አሉ ማሰቦችን መስራት የሚችሉ አሉ ብዙ እና በችላንቴ ውጪ እንደምንለው መስራት ይችላሉ ማለት ነው። ስለዚህ እኔ ደግሞ ማድረግ የምችለው አንድ ነገር እኔ ሹራቦችን አልሰራም። ነገር ግን ሹራቦች ሲቀደዱብኝ እንዲሁም ደግሞ ሽራቦች በምለብስበት መንገድ ሲቀደዱብኝ ብዙ ሽራብም መስራት ይችላሉ እንዲሁም ደግሞ ዳንቴሎችን መስራትም ይችላሉ ሞሰቦችን መስራት ይችላሉ ብዙ እናቶች በችላንቴ ውጪ እንደምንለው መስራት ይችላሉ ማለት ነው። ስለዚህ እኔ ደግሞ ማድረግ የምችለው አንድ ነገር እኔ ሹራቦችን አልሰራም ነገር ግን ሹራቦች ሲቀደዱብኝ እንደው እንደውም ደግሞ ሽራቦች በምለብስበት መንገድ ሲቀደዱብኝ ሹራብ መስራት በጣም የሚያዋጣ ነገር ነው። ብዙ እናቶች ሹራብ ይሰራሉ ብዙ አባቶች ሹራብ ይሰራሉ በተለይ ደግሞ በድሮ ጊዜ ወደ ገጠርም ከሄድን በእጃቸው ብቻ ሽራብ ይሰራሉ ማለት ነው። አሁንም በዘመናዊ መኩል የተለያየ ስልጠናዎች እየተሰጡ እየተሰጡ በየከተማው እነዚህ አይነት ሹራቦችን መስራት እንዲሁም ደግሞ ዳንቴሎችም መስራት እየተለመደ መጥቷል ማለት ነው። ስለዚህ ይሄ ባህላዊና በፊት ሀገራዊ የነበረው ነገር አሁን ደግሞ ወደ ዘመናዊ በመቀየር የተለያዩ ስልጠናዎች በተለያዩ ተቋማት እየተሰጠ እየተለያዩ ሹራቦችን መስራት እንዲሁም ደግሞ መተግበር እየተጀመረ ነው ማለት ነው። ስለዚህ ሹራብ መስራት በጣም የሚያዋጣና ጥሩ ገንዘብ ማግኛ እንዲሁም ደግሞ ብር ማግኛ እንዲሁም ደግሞ ገቢ ማግኛ መንገድ ነው ማለት ነው። ራሱን የቻለ ሞያ እንደውም የራሱን የቻለ ሞያ ራሱን የቻለ ጥበብ። ራሱን የቻለ ችሎታ ስለሆነ ይሄን የሚችል ሰው ብዙ ብር መስራት ይችላል ብዙ ብር ገቢ ማግኘት ይችላል። ምክንያቱም ሹራብ አንድ ሹራብ ከሰራ ማለት አንድ ሰው የሚለብሰው ሽርብ ከሰራ ያ ሰው በብዙ ብር ይሸጠዋል። ምክንያቱም የተለያዩ የልብስ ማምረቻ ድርጅቶች ያልተለያዩ የልብስ ማምበረቻ ተቋሞች እነዚህ ተቋሞች ያንን ሰው ይቀጥሩትና እንዲሰራ ያደርጉታል በብዙ ብር እንዲሰራ ያደርጉታል ምክንያቱም ሙያ ካለው ሁሉም ሰው ይፈለጋል ማለት ነው። ስለዚህ ሙያ የሚጠቅመን ሰው የሚጠቅመን ብዙ የስራ ተቋሞች እኛ እንዲፈልጉን እና እንዲሁም ደግሞ ብዙ ደንበኞች እንዲኖረን ራሳችንን ችለን እንድንኖር የፈጠራ ችሎታችን እንዲያድግ ያደርጋል ማለት ነው። ስለዚህ የአንድን ሙያ እንደውም አንድን እውቀት ይዞ ያን አሰራር ያን አሰራር እውቀት መማር እና ያን እውቀት አዳብሮ በስነ ስርዓት መስራት ማለት ትልቅ ነገር ነው። ምክንያቱም ራስን ማስተማር ያስፈልጋል ራስን አዋቂ ማድረግ ያስፈልጋል ራሳችንን አስተምረን የምንማር ከሆነ ብዙ ነገሮችን ማወቅ እንችላለን። እኔ አሁን ለምሳሌ ዳንቴል መስራት አልችልም ምንድነው ደግሞ ሹራብ መስራት አልችልም። ነገር ግን ደግሞ አሁን ተነስቼ ልማር ብል ተምሬ ሹራብ መስራት እችላለሁ። እንዲሁም ደግሞ ከተማርኩኝ ዳንቴልንም መስራት እችላለሁ። አንድ ሰው ሳይማር ወይ ደግሞ መጀመሪያ ሳያውቅ ምንም ነገር ሊያደርግ አይችልም። ስለዚህ ሹራብ መስራት የሚችሉ ሰዎች መጀመሪያ ያወቁት ከናታችሁ ሆድ ሆድ ሳይሆን ሁሉም ሰው ከተወለደ በኋላ ከሚሰራ ሰው በማየት እንዲሁም ደግሞ መሰረት ከሚችል ሰው በማየት ነው የሰራ የሚሰራው ማለት ነው። ስለዚህ ሁሉም ሰው በመማር የሚያገኘው ነው። እንጂ በሆነ ተአምር የሚያገኘው እውቀት የለም። ስለዚህ ሁሉም ሰው በተአምር የሚያገኘው እውቀት ስለሌለ አንድ ሰው አያውቃል እኔ ግን አላውቅም ብለን ተስፋ አንቆርጥም። እኔ በበኩሌ ተስፋ አልቆርጥም። ምክንያቱም ሁሉም ሰው በመማር ነው እንዛ የደረሰው እኔም ደግሞ ይሄን ነገር እውቀቱ ካላችሁ ሰዎች ተጠግቼ ብማር ነገ ስለም ብለማመደው ስለምለምደው አውቃዋለሁ። መልመዱ ስለምለምደው ስለዚህ እኔ ልልመድ ብል እለምዳለሁ ማለት ነው። ስለዚህ አንድ ሰው አንድ ነገር ለመልመድ ለመልመድ ወደሚያውቁ ሰዎች እዛ ላይ እውቀቱ ላላቸው ሰዎች ጠጋ ብሎ ነገር ያን ነገር መማር አለበት። እኔ አልችልም ብለው ተስፋ ቆርጦ መቀመጥ አያስፈልግም ማለት ነው። ስለዚህ ይሄንን ነገር ለማድረግ አንደኛ እውቀት ያስፈልጋል። አንደኛ ደግሞ ከሰው ጋር መማር ከሰው ጋር መግባባት ያስፈልጋል ከሰው ጋር ፍቅር ያስፈልጋል ከሰው ጋር ሰላምን ያስፈልጋል ማለት ነው። ስለዚህ ከሰው ጋር የምንግባባ ከሆነ ጥሩ ነገር ላይ እንደርሳለን ጥሩ ተስፋ ያላቸው ነገሮችን መስራት እንችላለን ማለት ነው። ስለዚህ እኛ እውቀት ካለን ያንን እኛ ያለንን እውቀት ከሰው ለብዙሰው ማከፈል አለብኝ እኔ ያለኝ የራሴ ችሎታ አለኝ። ሽራብ ባልችል ለምሳሌ እኔ ሽራብ ባልችል ምግብ ማብሰል እችላለሁ። የተለያዩ ሬስቶራንቶች ውስጥ የተለያዩ ምግብ ቤቶች ውስጥ ተቀጥሬ ያንን ምግብ እያበሰርኩ መስራት እችላለሁ። ምክንያቱም ሌላ ተጨማሪ እውቀት አለኝ ማለት ነው። ስለዚህ እኔ ያ ሽራብ መስራት የሚችለው ሰው። ምግብ ማብሰል ላይችል ይችላል ስለዚህ እሱ ሹራብ መስራት እኔን ቢያስተምረኝ እኔ ደግሞ ምግብ ማብሰል ለሱ አስተምረዋለሁ ማለት ነው። ስለዚህ እውቀታችንን እርስ በእርስ እየተካፈልን የኔን እውቀት ለእሱ እያካፈልኩ የሱን እውቀት ለኔ እያከፈለ መማማር እንችላለን። ስለዚህ የሰው ልጅ የሚዋደድ እና የሚፋቀር ከሆነ ያለውን እውቀት ለሰው ማስተማር እሱም ደግሞ ከሰው እውቀት መውሰድ አለበት። ምክንያቱም ሁሉም ሰው ማንንም ሰው በእውቀት ሊበልጥ አይችልም። ሁሉም ሰው አንዱ የሚያውቀው አንዱ አያውቅም አንዱ ደግሞ የሚያውቀው ሌላው አያውቅም። ስለዚህ አንድን ሰው እኛ የምናውቀው ለሰው ካስተማርን ሰው ደግሞ እኛም የሚያውቀውን እሱ የሚያውቀውን ለእኛ ያስተምረናል ማለት ነው። ስለዚህ ሰው የሚያውቁን ነገር ለመማር እኛ ደግሞ መሞከር አለብን ማለት ነው። ስለዚህ ሹራብ መስራት በጣም አስፈላጊ ነው። ትልቅ ገቢ የሚያስገባ ነው ሁሉም ሰው ሹራብ መስራት አይችልም

ብዙ ስራዎችን እኔ ብዙ ስራዎችን እሰራለሁ። ትራስ ትራስ አለው ማለት ነው። ምክንያቱም ስራዎችን ስሰራ ስውል ብዙ ስራ ስለምሰራ ይደክመኛል። ስገባ ደሞ ብዙ ትራሶች እንዲሁም ደግሞ ብዙ ፍራሾች አያስፈልጉኝም። ምክንያቱም ለደከመ ሰው መተኛ ቦታ አይመርጥም። ምክንያቱም እኔ ብዙ ጊዜ መሬት ነው እምተኛው። አንድ ትራስ ነው እምጠቀመው። አንድ ትራስ በመጠቀም እንዲሁ ደግሞ ትራሱ ስስ ከሆነ ትራሱ ስስ ከሆነ ሁለት ትራስ እደርባለሁ እንደ ትራሱ ይለያያል። ለምሳሌ ትራሱ ወፍራም እና ከፍ ያለ ጠንካራ ትራስ ከሆነ አንዲት ትራስ ብቻ እጠቀማለሁ። ነገር ግን ደግሞ ትዛዙ ስስና በጣም ስስና ቀጭን ከሆነ ሁለት ትራስ እንዲሁም ደሞ ሶስት ትራስ እጠቀማለሁ ስለዚህ እንደ ትራሱ ይለያያል። እንደ ትራሱ ይለያያል ስለዚህ እንደ ትራሱ ይለያያል ምንም ነገር አናደርግም ማለት ነው። እና እንደ ትራቱ ስለሚለያይ ያንን ትራት ከፍ ለማድረግ ሌላ ነገር መጠቀም አያስፈልግም። ምክንያቱም ትራሱ ቀጭን ከሆነ እንዲሁም ደሞ ስስ ከሆነ ሁለት ትራስ እጠቀማለሁ። ወፍራም ከሆነ ደግሞ አንድ ትራስ እጠቀማለሁ ማለት ነው እንደ ትራሱ ይለያያል። ያምለኛ የሚያስፈልገን ነገር አንደኛ ስንተኛ እኛ አፍንጫችን ውስጥ እንዲሁም ደሞ ምራቃችን አፍንጫችን ውስጥ እንዲሁም ደግሞ ጎሮሮአችን ውስጥ እማይሆን ነገር ፈጥሮ ትን እንዳይለን ይረዳናል። ሁለተኛ ላይ ደግሞ በስነ ስርዓት የመተኛት የደም ዝውውራችንን በስነ ስርዓት እንዲሰራ ያደርግልናል። ትራስ አንገታችንን ከፍ እሚያደርግልን ለዛ ነው አንደኛ ትን እንዳይለን ነው። ምክንያቱም በተኛንበት ቁጥር ምራቃችን አፋችን ውስጥ ስለሚጠራቀም ያምራቃችን ወደ ወደ ሌላ ቦታ ሄዶ ትን ብሎን እኛ ለተለየ እስከ ሞት ድረስ ሊያደርሰን ይችላል የተለያየ ነገር ሊደርስብን ስለሚችል ያ ምራቃችን ትን እንዲለን ያደርጋል ማለት ነው። ስለዚህ ትራስ መጠቀም ያስፈልጋል ትራስ ጥሩ ነገር ነው። አንደኛ ያለ ትራስ እምንተኛ ከሆነ ደግሞ አንገታችን ስር ይሸማቀቃል የአንገታችን ደም ስሮች ይሸማቀቃሉ የአንገታችን አጥንቶች እንዲሁም ደግሞ ስጋዎች ይሸማቀቃሉ ማለት ነው። ስለዚህ አጥንታችን እንዳይሸማቀቅ እንዲሁም ደግሞ ስጋችን እንዲሁም ደሞ ደም ስራችን እንዳይሸማቀቅ ያደርግልናል የተለያዩ የደም መርጋት እንዳይፈጠርብን ያደርግልናል ማለት ነው። ስለዚህ ትራስ በጣም ለሰው ልጅ ጤናናት በጣም ጥሩ ነው። ስለዚህ ከተቻለ ሰው ስስ ወይ ወፍራም ፍራሽ እንዲም ደሞ ወይ ደሞ ስስ ከሆነ ደሞ ሁለት ፍራሽ መጠቀም አለበት ብዬ እመክራለሁ ማለት ነው። ስለዚህ እንደዛ እምንተኛ ከሆነ ሁላችንም እንደዛ እምንተኛ ከሆነ የሰው ልጅ እንደዛ እሚተኛ ከሆነ አጥንቱ እንዲሁም ደሞ የደም ስሩ የስጋው የስጋው ደም ስር እንዲሁም ደግሞ የስጋው ደም ስር እንዲሁም የአንገቱ ደም ስር ይጣመማል ወይ ደሞ ይሸማቀቃል ማለት ነው። ስለዚህ መሸማቀቅ እንዳያጋጥመን ያደርጋል ሌላው ደሞ ጥሩ የምንተኛበት ፍራሽ ያስፈልጋል ምክንያቱም መጥፎ ፍራሽ ላይ እምንተኛ ከሆነ ወገባችንን ሊያመን ይችላል። እንዲሁም ደግሞ መጥፎ አልጋ በስነ ስርዓት ያልተቀመጠ እማይሰራ አልጋ ላይ ከተኛን እዛ ላይ ከተኛን አልጋ እንዲሁም ደሞ አልጋው ፍራሹ እማይረባ ከሆነ እኛ ወገባችንን ያመናል እንዲሁም ደሞ ለተለያዩ በሽታዎች እንጋለጣለን። ነገር ግን ብዙ ጊዜ መሬት መተኛት እሚያዋጣው አንደኛ መሬት ስንተኛ ጥንካሬን እናገኛለን። እንዲሁም ደሞ ከመሬት ያለው የስበት ህግ ለእኛ ጥሩ ነው ስለዚህ የስበት ህግ ለስበት ህግ ቅርብ እንሆናለን እንዲሁም ደሞ የተለያዩ በሽታዎች። ከውስጣችን ይጠፋሉ ምክንያቱም አንዳንዴ የሰው ልጅ ሰውነቱ ራሱ አፈር ስለሆነ ከአፈር ጋር ሲገናኝ እንዲሁም ደሞ ከምድር ጋር ተገናኝቶ ቅርብ ሆኖ መሬት ላይ ሲተኛ ብዙ በሽታዎች ይርቁለታል። ምክንያቱም ጥሩ ስለሆነ ማለት ነው። እናም ደሞ አንዳንዴ እማይመቹ ሶፋዎች ላይ እንዲሁ ደግሞ እማይመቹ አልጋዎች ላይ መተኛት ለወገብ ጠንቅ ያመጣል ማለት ነው። ስለዚህ እንደዚህ አይነት ነገሮችን መጠንቀቅ ነው። ሌላዎች ደግሞ ድንጋይ ላይ መተኛት ደግሞ ሲቪንቶ ላይ መተኛት ለጤናችን በጣም ይጎዳል ማለት ነው። ጤናችንን ይጎዳል ስለዚህ አተኛኘታችን እንዲሁም ደሞ መኝታችንን በደንብ ማስተካከል አለብን ምክንያቱም መኝታችን ቢያንስ ስምንት ሰዓት በላይ እናሳልፋለን ምክንያቱም ከስምንት ሰዓት በላይ ወይ ደግሞ ዘጠኝ ሰዓት በላይ አልጋችን ላይ ልናሳልፍ መተኛታችን ላይ ልንነሳልፍ እንችላለን። ስለዚህ ብዙ ተኝተን እምናጠፋው ሰዓት ስላለ ብዙ እዛ አልጋ ላይ እምንተኛው ሰዓት መኝታችን ላይ ብዙ ሰዓት ስላልምናሳልፍ ያን ሰዓት ሊመቸን ይገባል ምክንያቱም እማይመቸን ከሆነ ያ ሁሉ ሰዓት የተለያዩ በሽታዎችን ሊመጡብን ይችላል። የመሸማቀቅ የወገብ መሸማቀቅ የአንገት መሸማቀቅ የደም ማርጋት እንዲሁም ደግሞ የተለያዩ የደም ስሮቻችን መሸማቀቅ ሊመጣብን ይችላል። ስለዚህ አተኛኘታችንን በማስተካከል ወገባችንን በማስተካከል እንዲሁም ደግሞ ስራችን የተለያዩ ነገሮች ፍራሾችን በመጎዝጎዝ አተኛኘታችንን አስተካክለን ቦታችንን በስነ ስርዓት በማስተካከል በመደልደል እንሰራለን ማለት ነው። ስለዚህ እንደዛ ሰርተን እንተኛለን መኝታችንን አስተካከለን መተኛት አለብን ማለት ነው። ትራስ እንደዚህ ያስፈልገናል። እና አንድም ሁለትም ከሆንን ትራሳችንን በስነ ስርዓት አስተካክለን መተኛት ያስፈልገናል ማለት ነው። መኝታ ላይ ትራስ በጣም ትራስ በጣም እሚያስፈልግ በጣም መሰረታዊ ነገር ትራስ ነው። መሰረታዊ ነገር ነው ትራስ መሰረታዊ ነው። የብርድ ልብስ መሰረታዊ ነው። እንዲሁም ደግሞ እምንተኛባቸው ምንጣፎች እንዲሁም ደግሞ አልጋዎች እንዲሁም ደግሞ ፍራሾች ፍራሾች እነዚህ መሰረታዊና ለሰው ልጅ አስፈላጊ ማንም ሰው መኝታ ላይ የሚያስፈልገው ነገር ነው። ሁሉም ሰው የፈለገ ቢቸገር የብርድ ልብስ ተራስ እንዲሁም ደሞ ፍራጅ ማጣት የለበትም ምክንያቱም

የተለያዩ አጫጭር ዜናዎችን መስመር ላይ እለቃለሁ መስመር ላይ የተለያዩ ዜናዎችን እለቃለሁ ማለት ነው። ምክንያቱም ለሰዎች አስፈላጊ ዜናዎችን መስራት ይጠበቅብኛል የተለያየ ወሳኝ ነገሮችን አስፈላጊ ነገሮችን ተጠቃሚ ማድረግ አለብኝ ማለት ነው። ምክንያቱም ሰዎች የሚፈልጉት በትኩስ ዜና እና አሁናዊ እና አሁናዊ እና ጊዜያዊ የሆነ አሁናዊ ነገሮችን ማወቅ ስለሚፈልጉ ለሰዎች አሁናዊ የሆነ ትኩስ እንዲሁም ደግሞ ሳይቆይ ወዲያውኑ ለሰዎች ማድረስ ይጠበቅብናል። ስለዚህ በተለያዩ መተግበሪያዎች ላይ የተለያዩ አጫጭር ድረ ገጾች ላይ የተለያዩ ድረ ገጾች ላይ አጫጭር የሆኑ አጠር ያሉ ሰዎችን የማያሰለቹ ያልረዘሙ አጫጭር የሆኑ ተንቀሳቀሽ ምስሎችን ዜናዎችን በመስራት ዜናዎችን በማንበብ ለሰዎች እለቃለሁ ማለት ነው። ለሰዎች እልካለሁ ማለት ነው ስለዚህ መስመር ላይ ዜና ማንበብ የሚጠቅመው አንደኛ ብዙ ብዙ ተከታዮች እንዲኖረን ያደርጋል ብዙ ሰዎች እኛን ተደማጭነታቸውን ከፍ ከፍ ት የኛን ተደማጭነት ከፍ ያደርገዋል እንዲሁም ደግሞ የሰዎች የኛን እንዲያውቁን ያደርጋል ማለት ነው። ስለዚህ አንደኛ ታዋቂነታችን ሁለተኛ ደግሞ ዜና አንባቢ ስንሆን እንዲሁም ደግሞ አዋቂ ት መስለን እንታያለን እንዲሁም ደግሞ ጥሩ ሰዎችን እንመስላለን ማለት ነው። ስለዚህ ዜና ማንበብ ማለት በጣም ጥሩ ነገር እና በጣም ሀገርንም የሚያስተምር ነገር ነው። ስለዚህ አንድ ሰው መረጃ ከፈለገ የኛ ድረ ገጽ ላይ ፈልጎን ይመጣል ማለት ነው። ስለዚህ ሰዎች እንኳን እኛ እንዲፈልጉ እንዲሁም ደግሞ የተለየ ነገር ሲፈጠር እኛ ከእኛ ላይ መስማት ስለሚፈልጉ ሰዎች ብዙ ሰዎች እኛ እንዲከተሉ ያደርጋል ማለት ነው። መስመር ላይ ዜና ማንበብ ማለት ሰዎች ብዙ ሰዎች እንዲከተሉ እንዲሁም ደግሞ ከሰዎች ታማኝነትን ለማግኘት እንዲሁም ደግሞ አዋቂ የሆኑ ሰዎች እንዲሁም ደግሞ በተለያዩ የስራ ዘርፍ እንዲሁም ደግሞ የተለያዩ ነገሮችን። እንደዚህ አይነት አዳዲስ ነገሮችን ማወቅ የሚፈልጉ ሰዎች የኛን ያዛን የኛ ያለንን የኛን ያንን እኛ የከፈትነው ድረገጽ እንዲሁም ደግሞ የእኛ መተግበሪያ የሆነውን ያንን መተግበሪያ በመቀላቀል እኛን ይከተ ይከተሉናል እንዲሁም ደግሞ የኛን ድረገጽ እንዲሁም የኛ የሆነውን ያንን ነገር የኛን ቤት በመከተል የኛን ቤት ውስጥ በመግባት በመከተል የኛ ቤተሰብ በመሆን ሰዎች የኛን ይከታተሉናል ማለት ነው። ስለዚህ በመስመር ላይ ዜና ማንበብ እንደዚህ አይነት ነገሮች መስመር ላይ እንደዚህ አይነት ነገሮች መስራት በጣም የሚያዋጣ ጥሩ ነገር እና ለሰዎች ታማኝነት መፍጠር ነው ማለት ነው። ስለዚህ ከሰዎች ጋር ታማኝ ታማኝነትን ያስፈልጋል ስለዚህ ዜና ማንበብ ሁለት አይነት ጥቅም አለው አንደኛ ዜና ስናነብ ሰዎች የማያውቁት ነገር አለም ላይ እየተፈጠረ ያለው ነገር እነሱ ያላወቁት ነገር እንዲያውቁ እናደርጋለን። ለምሳሌ የተለያየ በሽታዎች በመጡ ጊዜ አዲስ በሽታ ቢመጣ እንዲጠነቀቁ መጠንቀቅ ያለባቸው ማድረግ ያለባቸው ቅድመ ሁኔታዎች እነሱ እነሱን እየነገርናቸው ሰዎች ከዚህ ነገር ራሳቸውን እንዲጠብቁ የተለያዩ ዶክተሮች እንኳን እንዲዘጋጁ ማድረግ እንችላለን ማለት ነው። ስለዚህ አለም ላይ የሚለቀቁ የተለያዩ ዜናዎች እንዲሁም ደግሞ ሳይንቲስቶች የሚለቋቸው ዜናዎች ዶክተሮች የሚለቋቸው ዜናዎች እንዲሁም ደግሞ የሀኪም ባለሙያዎች የሚለቋቸው ዜናዎች የአለም መሪዎች እንዲሁም ደግሞ የሀገር መሪዎች የተለያዩ እነዚህ አይነት ሀገራዊ ጉዳይ ውስጥ ፖለቲካ ውስጥ ያሉ ሰዎች የሚለቋቸው ፖለቲካዊ ነክ የተለያዩ ሀገራዊ ሀገር ነክ እንዲሁም ደግሞ ጦርነት ጦርነት የሆኑ ነገሮች ብዙ ነገሮችን ሰላምም ሆነ ፍቅርም ሆነ እንዲሁም ጦርነትም ሆነ ነገሮችን ዘግበን ለሰዎች እናደርሳለን ከነጉዳቱ ከነጥቅሙ ማለት ነው። ስለዚህ ሰዎች አንድን ሀገራዊ መረጃን ትክክለኛውን መረጃ ለማግኘት እኛ ጋር ይመጣሉ ማለት ነው። ስለዚህ ዜናው እኛ ዜና መስመር ላይ የምናነብላችሁ ከሆነ ሰዎች ቀጥታ እኛ ጋር ነው የሚመጡት እኛ ጋር ይገባሉ ማለት ነው። ይሄን በስነ ስርዓት የምናደርግ ከሆነ ዜናችንን በታማኝነት መስራት አለብን አንድ ሰው ዜና ሲሰራ እንግዲህ ሁለት ነገር ያስፈልገዋል አንደኛ ታማኝነት ያስፈልገዋል ምክንያቱም በታማኝነት ዜናውን ማድረስ አለበት ዜናው ውሸት መሆን የለበትም። እንዲህም ደግሞ አንድ አንድ ተቋም መጥቶ ዜና ስራልኝ ካለው ለዛ ሰው እኔ መስሎኝ አንድ ሰው መጥቶ እኔ ጋር መጥቶ ዜና ሥራልኝ ካለኝ ያ ተቋም እውነተኛ መሆኑን መጀመሪያ እኔ ማረጋገጥ አለብኝ። ምክንያቱም ለህዝብ ከማድረሴ በፊት ለሰዎች ከማድረሴ በፊት ብዙ በሚሊየን የሚከተሉኝ ሰዎች ሊኖሩ ይችላሉ በሚሊየን የሚያዩን ሰዎች ሊኖሩ ይችላሉ በሚሊዮን የኔን ዜና የሚደመም የሚያዳምጡት የሚከታተሉ ሰዎች ሊኖሩ ይችላሉ። ስለዚህ እነዛ ሰዎች እንዳላሳስት እነዛ ሰዎች መጥፎ ቦታ ላይ የማይሆን ቦታ ላይ ያረጋ ያልተረጋገጠ ቦታ ላይ ከመምራቴ በፊት የዛን ተቋም የዛን ተቋም ነገር በደንብ ማወቅ የማስታወቂያ ሥራልኝ እንዲሁም ደግሞ ለኔ ዜና ስራልኝ አለኝ ለዛኛው ተቋም ምን ያህል እውነተኛ እንደሆነ ምን ያህል አስተማማኝ እንደሆነ ምን ያህል ህጋዊ እንደሆነ ምን ያህል በቃላቸው እንደሚገኙ የዛን ነገር ማወቅ አለብኝ። ሁለተኛ የምዘራው የምሰራው ዜና እውነት ነው ወይ ሃሰተኛ መረጃ ነው? ወይስ ሁለተኛ መረጃ ነው? የሚለውን ያንን መረጃ በደንብ በማስረጃ ነው በመረጃ መፈተሽና ማወቅ ያስፈልጋል። አንደኛ ይሄ ታማኝነት ነው። ሁለተኛ ደግሞ በፍጥነት መድረስ ነው። በፍጥነት መድረስ ማለት ያ ዜና ከሰዎች ልከስ ሌላ ዜና አቅራቢ ከሰሙት በኋላ እኛ ከሰራነው ሰዎች የእኛን ተከታይነታችን ተወዳጅነታችን እየቀነሰ ይመጣል ምክንያቱም ሌሎች ሰዎች ሳይሰሯቸው እኛ ቶሎ ተደራሽነት መሆን መሆን አለብን ማለት ነው። ስለዚህ ቶሎ ዜናውን የምንሰራ ከሆነ ሰዎች ቶሎ እኛ ጋር ይመጣሉ ማለት ነው። ስለዚህ ሁለቱን ሁለቱን ነገሮች መካሄድ ቶሎ መገኘት እና

ላፕቶፕ እኔ በሚገባ ላፕቶፕ አለኝ። ላፕቶፖችን እጅግ እጠቀማለሁ። በተለያዩ ላፕቶፖችን እንጠቀም ነበር በፊት ላይ። አሁን ግን ላፕቶፖችን ብዙም አልጠቀምም። እኔ ግን አሁን ላፕቶፕ ለመግዛት በጣም እያሰብኩኝ ነው። ላፕቶፕ መግዛት በጣም ጥሩ ነገር ነው። ስለዚህ ላፕቶፕ ያስፈልገናል። ላፕቶፕ የሚያስፈልገን ለብዙ ነገር ነው። የተለያዩ መስመሮች ላይ ስራ ለመስራት፣ እንዲሁም ደግሞ መተግበሪያዎችን ለማውረድ፣ እንዲሁም ደግሞ የተለያዩ መተግበሪያዎችን ለማውረድ፣ እንዲሁም መስመሮች ላይ ስራዎችን ለመስራት፣ እንዲሁም ደግሞ ማህበራዊ ደረገ ገጾች ላይ ለመግንኙነት ለማድረግ፣ የተለያዩ ዜናዎችን ለመጻፍ፣ እንዲሁም ደግሞ የተለያዩ የዩቲዩብ መንቀሳቀሽ ተቀሳቀሽ ምስሎችን ለመስራት፣ እንዲሁም ደግሞ እንደዚህ አይነት ነገሮችን ለመስራት ይሄ ላፕቶፑ በጣም ያስፈልገናል ማለት ነው። ላፕቶፕ ላይ በጣም ብዙ ነገሮች አሉ። ላፕቶፕ ላይ ብዙ የሚበላባቸው ስራዎች አሉ ማለት ነው። ስለዚህ ብዙ ስራዎችን፣ የመስመር ስራዎችን፣ የተለያዩ የመስመር ስራዎችን፣ እነዚህ የተለያዩ የገበያ እንዲሁም ደግሞ የንግዶችን፣ እንዲሁም ደግሞ ዘመናዊ ንግዶችን ለመስራት፣ ዘመናዊ ንግዶችን፣ እንዲሁም ደግሞ የመስመር ንግዶችን ለመስራት ራሱ ላፕቶፕ ያስፈልገናል ማለት ነው። ከአለም ህዝብ ጋር የምንገናኝበት፣ ከአለም ህዝብ ጋር የምንተሳሰርበት የራሳችን የሆነ ጥሩ መገበያያ፣ እንዲሁም ደግሞ ጥሩ መስመር ዘርግተን የራሳችንን መስመር ዘርግተን መስመራችንን ተደራሽነት እንዲሁም ደግሞ የራሳችንን መስመር በመዘርጋት የራሳችንን ገበያ በመክፈት ከሰዎች ጋር ተደራሽነትን መክፈት እንችላለን። ራሳችንን ተጽዕኖአችንን መጨንበር እንችላለን። ታዋቂነት እንኳን መጨመር እንችላለን። የተለያዩ የሚሰሩ ስራዎችን በዚህ በመስመር ለሚሰሩ ስራዎች የተለያዩ አዳዲስ ሙከራዎችን በመሞከር የተለያዩ ነገሮችን በማድረግ ላፕቶፕ ይጠቅመናል ማለት ነው። ላፕቶፕ እንግዲህ ሁለት አይነት ጥቅም አለው። አንደኛ የተለያዩ ተንቀሳቃሽ ምስሎችን ለመስራት፣ የተለያዩ ተንቀሳቃሽ ምስሎችን ወስዶ ዩቲዩብ ላይ ለመጫን፣ እንዲሁም ደግሞ የተለያዩ ተንቀሳቃሽ ምስሎችን የተለያዩ ድረ ገጾች ላይ እንዲሁም ደግሞ መተግበሪያዎች የዪቲዩብ መተግበሪያ ላይም ሊሆን ይችላል የተለያዩ መተግበሪያዎች ላይ ለመጫን ያገለግለናል። የተለያዩ ድርገጾችን ለመፍጠር ያገለግረናል ማለት ነው። ስለዚህ ላፕቶፕ ለብዙ ነገር ያገለግላል። ላፕቶፕ ብዙ ነገር እሰራበታለሁ። ብዙ ስራዎችን፣ ብዙ ገቢዎችን ያስገባልናል ማለት ነው። ላፕቶፕ ያለው ሰው ብዙ ስራ መስራት የተለያየ ለውጦች ላይ መድረስ የምችል ሰው ነው ማለት ነው። ስለዚህ እኛ ነጥቡ እዚህ ጋር አንድ ነጥብ ምንድነው ላፕቶፕ መግዛት ያለብን ምንድነው የሚያዋጣው? ወይስ ደግሞ ምንድነው የምንሰራበት? የሚለውን ነው። አንድ ሰው ዝም ብሎ ከመሬት ተነስቶ ሰው ቤት ላፕቶፕ ስላየ ብቻ ላፕቶፕ መግዛት የለበትም። ምክንያቱም ላፕቶፕ የምትገዛው ዝም ብለን እንደ ስልክ ሰው ላይ ስልክ ስላየው ለመደባበዌ ደግሞ ዝም ብለን መግዛት የለብንም። ምክንያቱም ላፕቶፕ ራሱን የቻለ የራሱ እውቀት እንዲሁም ደግሞ የራሱ ገቢ እንደውም የራሱን የቻለ አገልግሎት ይሰጣል። የራሱን የቻለ አገልግሎት የሚሰጥ የራሱን አገልግሎት የሚሰጥ እቃ ነው ማለት ነው። ስለዚህ ይሄ አገልግሎት የሚሰጥ እቃ አገልግሎቱ ምንድነው? ብለን መጀመሪያ ስለ ላፕቶፕ ማወቅ ያስፈልገናል። አንድ ሰው ላፕቶፕ ከመግዛቱ በፊት እንዲሁም ደግሞ ላፕቶፕ ከማወቁ በፊት ስለ ላፕቶፕ የሚያውቁ ሰዎች መጀመሪያ ስለ ላፕቶፕ የሚያውቁ ሰዎች ላፕቶፕ ያላቸውን ሰዎች ምንድነው የምንሰራበት? ለምንድነው ላፕቶፕ የገዛው? ብለው ሰዎችን መጠየቅ አስፈልጋለሁ። ስለዚህ ላፕቶፕ ከመግዛታችን በፊት እኔ ላፕቶፕ ከመግዛት ከፊት መጀመሪያ የሚያውቀውን ሰው ሰው መጀመሪያ ምንድነው የምትሰራበት? ላፕቶፕ ምንድነው ጥቅሚ? ብዬ እጠይቃለሁ። ከዛ በኋላ ያ ሰው ላፕቶፕ የምሰራበት እንደዚህ የመስመር ስራዎች ነው፣ እንደዚህ አይነት ዜናዎችን ነው የምሰራበት፣ እንደዚህ አይነት ፈጣሪዎች እንሰራበታለሁ፣ እንደዚህ አይነት የንግድ ነገሮችን እሰራበታለሁ፣ እንደዚህ አይነት ንግዶች እሰራበታለሁ፣ የመስመር ንግዶች እሰራበታለሁ፣ እንዲሁም የተለያዩ የባንክ ንግዶች እሰራበታለሁ፣ የተለያዩ ከተቋሞች ጋር በኦንላይን በመተሳሰር የተለያየ ኦንላይን ስራ የተለያዩ የመስመር ስራዎች በመተሳሰር እነዚህ አይነት የመስመር ስራዎችን ተደራሽነት በማስፋት እሰራበታለሁ ብሎ እዛ ያ ሰው በነገረኝ ልክ አዛን እኔ ጥሩ መረጃ ካገኘሁኝ እና ጥሩ አስተማማኝ መረጃ ካገኘሁኝ እኔ የትኛውን ስራ መስራት አለብኝ የተለያዩ ብዙ ስራዎች እዛ ላይ ከመቶ በላይ ብዙ ስራዎች መስራት እንችላለን። የኔን የትኛውን ስራ መስራት አለብኝ? ብዬ በመወሰን ላፕቶፔን እገዛለሁ። ከዛ በኋላ ላፕቶፔ ከገዛሁ በኋላ የምፈልገውን ስራ እሰራለሁ ማለት ነው። ስለዚህ ያንን ስራ አንድን ላፕቶፕን ለመግዛት ከብዙ ብር አውጥተህ ስለምንገዛ እንዳንከስር መጀመሪያ ምን ያህል ላፕቶፕ መግዛት እንዳለብን ማወቅ አለብን። ስለ ላፕቶፕ ላፕቶፕ ከጋዛን በኋላ ምን መስራት እንዳለብን እንዲሁም ደግሞ ምን ስራዎች መስራት እንዳለብን ምን ነገሮች ማድረግ እንዳለብን መጀመሪያ መመርመርና ማወቅ ያስፈልጋል። ያንን ነገር ካወቅን በኋላ ከዛ ላፕቶፓችንን ከገዛን በኋላ ቀጥታ ወደ ስራ መግባት እና ላፕቶፓችንን በአግባቡ መጠቀም ያስፈልጋል ማለት ነው። ከመግዛታችን በፊት ደግሞ ልክ ስንገዛ ምን አይነት ላፕቶፍ ነው የምንገዛው እንጂም ደግሞ ምንድነው ጥሩ ነው? ወይስ የትኛውንም ያገለገለው? የትኛውንም ጥሩ? ከእኔ ስራ ጋር የሚሄደው የትኛው ላፕቶፕ ነው? እንዲሁም ደግሞ የትኛው የትኛው ስራ የሚጠቅመኝ የትኛው ላፕቶፕ ነው? የትኛው መስሪያ ቤት ላፕቶፕ ነው ለእኔ ጥሩ? የትኛው ተቋም የብዙ አይነት ተቋም ላፕቶፖች አሉ ለኔ የሚጠቅመው የትኛው ተቋም ላፕቶፕ ነው? በማለት የት ላፕቶፖቹን እንዳለ ሁሉንም አሰራራቸውም፣ እንዲም ደግሞ የራሳቸውን ገጸ ባህሪያቸውን፣ እንዲም ደግሞ የላያቸውን፣ እንዲሁም ደግሞ መልካቸውን፣ እንዲሁም ደግሞ አሰራራቸውን የመሳሰሉትን ነገር በመፈተሽ እና ምን ያህል ነገር እንደሚይዙ ምን ያህል ስራ እንደሚያሰሩን እነዚህ ሁሉ በመፈተሽ ከዛም በኋላ ካወቅን በኋላ ላፕቶፓችንን ገዝተን ላፕቶፕ በመግዛት

እኔም ምጽፈው በቀኝ እጄ ነው በቀኝ እጄ መጻፍ ደስ ይለኛል ምክንያቱም የለመድኩትም በቀኝ እጄ ስለሆነ ነው ማለት ነው። በቀኝ እጄ ብዙ ጊዜ በቀኝ እጄ ነው የምጽፈው ማለት ነው በቀኝ እጄ የምጽፈው። እኔ የለመድኩት በቃኝ እጄ ነው የምበላውን በቃኝ እጄ ነው የምሰራውን በቀኝ እጄ ነው ብዙ ነገሮችን የማከናውነው በቀኝ እጄ ነው የሚቀናኝ። ብዙ ነገሮች ውሃ ስጠጣም በቀኝ እጄ ነው ማለት ነው ሰውም ሳጎርስ በቀኝ እጄ ነው። ምንም ነገር ብሰራ ምንም ነገር በማደርገው በቀኝ እጄ ነው ምክንያቱም እኔ ያለ ቀኝ እጄ ምንም ነገር አይታዘዘኝም። በግራ እጄ ምን ነገር አልሰራም ማለት ይቻላል። አንዳንድ ነገሮች ቀኝ እጄ የሚያገለግለኝ ቀኝ እንግዲህ እኔው ቀኝ እጄ ብዙ ነገር ነው የሚያገለግለኝ እኔ ግራ እጄ የምጠቀመው እኔ። ለምንም ነገር አይደለም ምክንያቱም ግራ እጄን የምጠቀመው ላይ። ቀኝ እጄ ትልቅ ነገር ሲያነሳ እሱን ብቻ እንዲረዳው አንዳንዴ በትልቅ ነገሮች ይረዳዋል እንጂ። ትልቅ ነገር ራሱ አንዳንዴ ቀኝ እጄ ብቻውን ያነሳል እና ስለዚህ ብዙ ስራዎችን ምሰራቸው ሁሉ ነገሮችን የማደርገው በቀኝ እጄ ነው ማለት ነው። ስለዚህ እኔ ግራ እጅ አልጠቀምም የኔ የቀኝ እጅ ተጠቃሚ ነኝ። አለማችን ላይ ደግሞ ብዙ ብዙ ሰዎች አለማችን ላይ ካሉ መቶ መቶ በዘጠናው እንግዲህ ቀኝ እጅ ተጠቃሚ ነው ማለት ነው። ሌሎቹ እንግዲህ ግራ እጅ ይኖራሉ ማለት ነው ስለዚህ ግራ እጅ የሚጠቀሙ ሰዎች አውቃለሁ። ነገር ግን እኔ የምጠቀመው በአብዛኛው አለም ህዝብ የሚጠቀመውም ቀኝ እጅ ነው ማለት ነው ስለዚህ እኔ የምጠቀመው ቀኝ እጅ ነው። ግራ እጄ እኔ በተዓምር አይቀናኝም ስለዚህ ቀኝ እጅ እጠቀማለሁ ማለት ነው። በባህላችንም ደግሞ ግራ እጅ የሚበላ ሰው እንዲሁም በግራ እጅ የሚበላ በግራ እጅ የሚጽፍ አንድም ደግሞ በግራ እጅ የሚሰራ ሰው በባህላችን በጣም ጥሩ ሰው አይደለም እንዲሁ ም ደግሞ ደስ የሚል ሰው አይደለም የተረገመ ሰው እንደማለት ነው ማለት ነው። ስለዚህ ሁሉም እንደ ባህሉና እንደ ብሄሩ እንዲሁም ደግሞ እንደ ሃይማኖቱ ይለያያል። በቀኝ እጁ የሚሰራ ሰው ነው የሚያስፈልገው ማለት ነው። ግራ እጅ ግራኝ ሰው። እንደውም እናቶችም እንዲሁም ደግሞ እናቶች አባቶች ልጆቻቸው በግራ እጃቸው ሲበሉ እንዲሁም ደግሞ በግራ እጃቸው መጽሐፍ ሲጽፉ ይቆጣቸውና እነሱ ቀኝ እጅ እንዲለምዱ ያደርጋሉ ማለት ነው። ስለዚህ ግራ እጅ በጣም አይፈልግም በእኛ ባህል እንዲሁም ደግሞ በአካባቢያችን ባለው ባህል። ቀኝ እጅ ነው እንጂ ግራ እጅ አያስፈልግም ማለት ነው። ስለዚህ ግራ እጅ በጣም የተከለከለና በጣም ነውረኛ አጸያፊ ነገር ነው። በግር እጅ መብላት እንዲም ደግሞ በተለይ በገራ እጅ መብላት በጣም አይፈቀድም። ገራ እጅ የለመደ ሰው ህፃን ልጅ ከሆነ ሳያድግ ከእነሱ እጅ ሳያወጣ እንዲሁም ደግሞ አድጉ 18 አመት ከመሙላቱ በፊት ልጅ በቀኝ እጁ እንዲጠቀም ይደረጋል ማለት ነው። ቀኝ እጁን እንዲጠቀም ያስተምሩታል። ነገር ግን ደግሞ ይሄ ልጅ አድጎ 18 አመት አልፎ በግራ እጁ ሚጠቀም ከሆነ ምንም ማድረግ ስለማይቻል ይኖራል ማለት ነው። ስለዚህ ያን ያህል የከበደ ባህል እንዲም ደግሞ የከበደ ህግ የለም። ምክንያቱም የሰው ግራ እጅ የሚጠቀሙ ከማህበረሰቡ አይገልልም እንዲም ደግሞ ያን ያህል ጥላቻ አይደርስበትም። ነገር ግን ለየት ያለ ሰው ተደርጎ ይታያል እንዲም ደግሞ ከማህበረሰቡ ለየት ተደርገህ ተደርጎ ይታያል ያን ያህል ደግሞ ይጣላል በጥላቻ መንፈስ ይታያል ወይ ደግሞ በተለየ መንገድ ይታያል ማለት ሳይሆን። ያ ሰው የተለየ ሰው አስተዳደሩም የተለየ ነው ተብሎ በቃ እንደ ወጣ ያለው ሰው ይታያል እንጂ ሌላ ነገር ሰዎች ፍቅር አይነዙትም እንዲሁም ደግሞ የተለየ ከማህበረሰቡ አይገልልም ማለት ነው ከሰዎች ጋር መብላት መጠጣት ይቻላል። ነገር ግን እንደ ወጉ እንደ ባህሉ ከሆነ ወግ የሚያጠበቅ ሰው አንዳንድ ሰው በጣም ማህበረሰቡ እኛ ጋር ያለው ማህበረሰብ እንዲሁም ደግሞ አካባቢዬ ላይ ወግ ስለሚያጠብቁ ስለዚህ እኛ ወግ ስለምናጠብቅ ይህንን ነገር አንፈቅድም ማለት ነው። እኛ በግራ እጅ መጠቀምም አንፈቅድም። እንዲሁም ደግሞ በግራ እጅ የሚሄዱ ሰዎች እንዲሁም ደግሞ በግራ አጅ የሚሰሩ በግራ አጅ የሚያጎርሱ በግራ የሚጫወቱ ምንም ነገሮች ልጆችም ከሆኑ በጊዜ ተገርፈው ተቆንጥጠው በቀኝ እጃቸው እንዲጫወቱ በቀኝ እጃቸው እንዲበሉ በቀኝ እጃቸው እንዲሰሩ በቀኝ እጃቸው ምግብ እንዲበሉ ይደረጋል ማለት ነው። ስለዚህ ቀኝ እጅ ነው እንጂ ግራ እጅ ብዙም አይፈቀድም ማለት ነው። የትኛውም ብሄር እንዲሁም ደግሞ ሃይማኖት እንዲሁም የትኛውም ደግሞ ባህል ኢትዮጵያ ውስጥ ያለ ባህል ይሄንን ነገር አይፈቅድም ስለዚህ ቀኝ እጅ በጣም ተጠቃሚ ነው። ሁሉም ሰው ቀኝ እጅ ተጠቃሚ ነው። በቀኝ እጅ ነው አንዳንዶች ሰዎች ግን በቀኝ እጃቸው አይጠቀሙም በግራ እጃቸው ነው ብዙ ጊዜ ሁሉ ነገር የሚያደርጉት ማለት ነው። ስለዚህ አንዳንድ ሰው ደግሞ ሁለቱንም እጅ በኩል የሚጠቀም ሰው አለ በገራ እጁ የሚፅፍ በቀኝ እጁ የሚበላ እንዲሁም ደግሞ በቀኝ እጁም በግራ እጁንም የሚጽፍ ሰው የተለየ ሰዎች አሉ። ስለዚህ እንደዚህ አይነት ጥቂት ጥቂት ሰዎች አሉ ሁሉም ሰው አንድ አይነት ሰው አይደለም ማለት ነው። ለምሳሌ እኔ የምጠቀመው የቀኝ እጄን ብቻ ነው። አንዳንድ ሰው ደግሞ የግራ እጁን ብቻ ይጠቀማል። አንዳንድ ሰው ደግሞ ግራውንም እጁንም ደግሞ ልክ እንደ ቀኝ ሁለቱንም ማዘዝ የሚችል ሰው ነው ማለት ነው። ስለዚህ እኔም ማዘዝ የምችለው ቀኜ ነው። ስለዚህ ግራዬንም ማዘዝ እችላለሁ ነገር ግን እንደ ግራው እንደ ቀኙ ያን ያህል የሚታዘዝልኝ ወይ ደግሞ የልቤ የሚያደርስልኝ አይደለም ማለት ነው። ስለዚህ በልምድ የሚመጣ ነው። ለምሳሌ እኔ አሁን ዛሬ ግራ እጄ ላለማምደው ብል እኔ ዛሬ በአንድ ውር ውስጥ ገራ እጄ ነው የተለየ ለውጥ ላይበት እችለለሁ ለምሳሌ እኔ ዛሬ ብጽፍበት ላንድ ውር ብጽፍበት የተወሰነ ጽፈት ልለምድበት እችላለሁ ስለዚህ። በልምድ የሚመጣና በሙከራ የሚመጣ ነው ማለት ነው። ስለዚህ እኔ ግራ እጄን ማለማመድ ብፈልግ ዛሬ ማለማመድ ብጀምር የዛሬ ወር እንዲሁም ደግሞ የዛሬ ሁለት ወር ግራ እጄ ልክ እንደ ቀኝ እጄ አገልግሎት ይሰጠኛል ማለት ነው። ስለዚህ እንደ አላማመድ ነውና እኛ እንደ ለመድነው እንደ ልምዳችን ነው የሚሆነው ማለት ነው። ስለዚህ ግራ እጅም ቀኝ እጅም መጠቀም እንደ ልምዳችን እንዲሁም ደግሞ እንደ አስተዳደጋችን እኛ